እሺ በጣም ጥሩ እንግዲህ አሪፍ ጥያቄ ነው ስጦታ መስጠት ትወዳለህ የሚል ጥያቄ ነው እና አሪፍ ጥያቄ ነው። እንግዲህ የተለያዩ ስጦታዎችን እንሰጣለን ለቤተሰብ ሊሆን ይችላል ወይም ደግሞ ለተለያዩ ለትዳር አጋር ሊሆን ይችላል ለልጆች ሊሆን ይችላል። እንዲሁም ለወዳጅ ዘመድ ሊሆን ይችላል እና በብዙ መንገድ ስጦታዎችን እሰጣለሁ እና በጣም ያስደስተኛ ስጦታ መስጠት ምክንያቱም ስጦታ ስንሰጥ እንግዲህ ለምንወደው ወይም ደግሞ በጣም ደስ የሚለን ከልባችን ለምንወደው ሰዎች ነውና ስጦታ የምንሰጠው በተለያየ መንገድ ስጦታን እንግዲህ መስጠት በጣም ደስ ይለኛል። እና የተለያዩ በዓላት ይኖር ወይም ደግሞ የተለያየ የምርቃት ስነ ስርዓት ሲኖር ይሄ ራሴን ብለው ወይም ደግሞ ወዳጅ ዘመዴን ብለው እንደዛ አይነት ሂደቶች ሲኖሩ በቀላሉ የተለያዩ ስጦታዎችን መስጠት በጣም ያስደስተኛልና ያን ስጦታ ስሰጥ ደግሞ በጣም አሪፍ የሚባል የአይምሮ እርካታ ይኖረኛል። እና ምክንያቱም ያን ስጦታ የምሰጠው የተለያየ እውቀት ሊያስጨብጥ የሚችለው ደግሞ የተለያየ ያን ሰው ድጋፍ ሊሰጥ የሚችል ነገር ነውና አሪፍ አድርግቼ ጥሩ ሆኖ ሁኔታ ነው። ስጦታን የምሰጠው ምክንያቱም ያስጦታ ያንሰው ሊያስደስተው የሚችል ብቻ ከመሆኑ ባሻገር የተለያዩ እውቀቶችን ሊያስጨብጠው ይችላል ወይም ደግሞ የተለያዩ ደስታዎችን ሊሰጠው እንዲችል አድርጌ ነው የምሰጠውና ስጦታውን ብዙ ስጦታዎችን እንዳልኩት መስጠት እንችላለን። በተለያዩ የስራ መስኮች ውስጥ ከብዙ ጓደኞቻችን ጓደኞቻችን ጋር ሊሆን ይችላል ወይ ደግሞ የስራ ባልደረቦቻችን ጋር ሊሆን ይችላል እና ያንን ስጦታ ለእነኛ ለጓደኞቻችን ሊሆን ይችላል ወይም ደግሞ ለስራ ባልደረቦቻችን ስንሰጥ ስንሰጥ የተለያየ ጥቅሞች ይኖራሉ። ወይም ደግሞ የተለያየ ያ ሰው ለኔ እኔ ያለው አመለካከትም አሪፍ የሆነ አመለካከት ይኖረዋል እንዲሁም ደግሞ እሱም አሪፍ የሚባል ሂደት አብረን እንድናሳልፍ በስራችንም ሊሆን ይችላል ወይም ደግሞ ባለንበት የሙያ ዘርፍ አብረን በምንቆይበት ጊዜ በጣም አሪፍ የሚባል መተሳሰብ እና መረዳዳት መደጋገፍ ሊኖር ስለሚችል ስጦታን በሚገባ መስጠት እወዳለሁ። እና እንዲሁም ደግሞ የምሰጠውንም ስጦታ እንዲሁ የተለያዩ የበአል አይነቶችም ተደጋጋሚ የተለያዩ የስራ አይነቶችም ሊሆን ይችላል ወይም ደግሞ የተለያዩ የትምህርት ደረጃዎችን ከአንድ እርከን ወደ አንድ እርከን ሰዎች ሲሄዱ ያንን ማበርታቻ ሊሆን ይችላል እንደዛውም ደግሞ ድጋፍም ይሆናቸዋል ከጎናችሁ አለው የሚለውን የሚያሳይ ነገር ነው እና እንዲሁም ደግሞ በጣም ለሚወዱትም ሰው የተለያዩ ስጦታ የምሰጥበት ሂደት አለ። እንደዛውም ደግሞ እንግዲህ ስጦታን ስንመለከት በሀገራችን አሪፍ የሚባል ልምድ ያለው እና እኔም ከዛ ተነስቼ ያደኩበትን ማህበረሰብ ጋር ተያይዞ ያም ይመስለኛል እንግዲህ ስጦታን በሚገባ ተግባራዊ እንዳደረግህ የፈቀደልኝም ደግሞ ያንን እንዳደረግህ ምሳሌ የሆኑኝ የተለያዩ ማህበረሰቦች ከዛም ይመስለኛል እና ስጦታ መስጠት እንግዲህ በጣም ደስ የሚለኝ ሂደት ወይም ደግሞ ደስ የሚያሰኘኝ ነው የአእምሮ እርካታ የማገኝበት ወይም ደግሞ የመንፈስ ርካታ የማገኝበት ሂደት እንደመሆኑ መጠን የተለያዩ ስጦታዎችን እሰጣለሁ። እንዲሁም ደግሞ ለህፃናት የተለያዩ ማበርታቻ ሊሆን ይችላል ወይም ደግሞ የተለያየ ለምሳሌ ትምህርት አሪፍ ውጤት ሲያመጡ የተለያየ አሪፍ የሚባል ደረጃ ላይ ሲደርሱ ከእነሱ አቅም በላይ የሆነውን ነገር ሲሰሩ ከዛም የተሻለ ነገር እንዲሰሩ ትውልድን ያነጸ ሂደት እንዲሄዱ አንድ ሰው ዋጋው አሪፍ የሚሆነው የተለያየ እውቀቶችን ሲያገኝና የተለያየ እውቀቶችን ሲሰበስብ እንደመሆኑ መጠን እነኛ ልጆች አሪፍ የሚባል የተለያየ የአእምሮ በስለትም ሆኖ የተለያየ ለሀገር የሚጠቅመው ወይም ደግሞ ለቤተሰብ የሚጠቅም ሂደቶችን ከአቅማቸው በላይ አድርገው ስመለከት እንደዚህ አይነት ስጦታዎችንም በሚገባ እሰጣለሁ። ምክንያቱም እነኛ ልጆች ያንን ያደረጉት የተሻለ ደግሞ ነገር ሊያደርጉ እንዲችሉ የሚገፋፋቸውን ስጦታ ከእነሱ ጋር ተያይዞ የሚሄደውን ስጦታ መስጠት በጣም እወዳለሁ። እና እንደዚሁ ደግሞ ትላልቅም ከእኔ በላይ ያሉም ሰዎችን በአቅሜ ልክ ተለያዩ ስጦታዎችን ለነሱም አበረክታለሁ ምክንያቱም እነዚህ ሰዎች እዛ ደረጃ የደረሱት እኔም ነገ እንደዚህ አይነት ስጦታ በበረከትኩኝ ነው ወይም ደግሞ እኔም ደግሞ የተሻለ ስጦታ አገኛለሁ። ወይም ደግሞ አሪፍ የሚባል የስራ ሂደቴ ላይ የተሻለ ሂደት ለማምጣት እነኛ ሰዎች የደረሱበትን ሳይ ያን ስጦታን እንደዛው ለነሱ በማበረከትበት ጊዜ እኔም ደግሞ የተሻለ ደረጃ ላይ ደርሼ እንደዚሁ የተለያዩ ሰዎች የተለያዩ ስጦታዎችን ሊሰጡኝ ይችላሉ ብዬ ስለማስብ ነው። በቃ አሪፍ የሚባል ስጦታ መስጠት በጣም የሚያስደስተኝ የሚያስደስተኝ ነገሮች

እሺ ጥሩ አሪፍ ጥያቄ ነው። እንግዲህ የደንበኛ እርካታን ታሳውቃለህ የሚል ጥያቄ ነው እንግዲህ እንግዲህ ደንበኛን እርካታ እንግዲህ ስንመለከት በብዙ አይነት መንገድ ደንበኛን እይዛለሁ። የተለያዩ ስራዎችን የምሰራበት ሂደት አለና እንዲሁም ደግሞ የተለያዩ የስራ ባልደረቦቻችንን ደግሞ እንዲሁም የስራ አጋሮቻችንም ባሉበት ሁኔታ ላይ የተለያዩ ደንበኞችን የሚይዙበትንም አካሄድ እመለከታለሁ፤ እንዲሁ ደግሞ የራሴን እንዴት እንዴት ቢይዝ ወይም ደግሞ እንዴት አድርግቼ በአሪፍ አድርግቼ ደንቦኞቼ ደሞኞቼን ቢይዝ የተሻለ ደንበኞቼ ብዙ ጊዜ እኔ ጋር መጥተው እንዲገዙ ወይም ደግሞ እኔ ጋር መጥተው የተለያዩ ሰርቪስም እንዲያገኙ ወይም ደግሞ የተለያዩ ጥቅም እንዲያገኙ ማድረግ የምችልበት ሂደትን በሚገባ እመለከታለሁ እና በሚገባ አጤናለሁ እና አሪፍ አድርጊች እንግዲህ ደንበኛን ይዛለሁ ብዬ አስባለሁ። ምክንያቱም ደንበኛን ስንመለከት ደንበኛ የትኛውንም እቃ ለመሸጥም ሊሆን ይችላል፤ የተለያዩ አገልግሎትም ለመስጠት ይሁን የተለያዩ ስራዎችን ለመስራት እንግዲህ ደንበኛ ዋነኛው ነው ብዬ አስባለሁ። ምክንያቱም ያንን እቃ ሊገዛን የሚችለው ያው ደንበኛችን ነው። ዛሬ አሪፍ አድርገተን ለምሳሌ አንድ ደመኛ ዛሬ ቢመጣ የምሸጥለትን እኔ የምሸጥለትን እቃ አሪፍ አድርጊቼም ደግሞ ጥራቱንም ሆነ የዛን የእቃ ሊጠቅሙ የሚችለው ሊሆን ይችላል፤ የተለያየ ማሽንም ሊሆን ይችላል፤ እሱን ምን ያህል ጊዜ ሊያገለግለው እንደሚችል በሚገባ ነገር፣ እውነታውን ነገር፣ ያለውን ምን ያህል ጊዜ ሊጠቀምበት እንደሚችል በሚገባ የእቃውን ጥቅም እና የእቃውን ጥራት ከነገርኩት በኋላ፣ ያ ሰውዬ ወይም ደግሞ ያ ደንበኛ መጥቶ ከፍሎኝ ሲሄድ ያንን እቃ ተረክቦኝ ያንን እንዳልኩትም መጀመሪያ የሰጠሁት ኢንፎርሜሽን እንዳለ ያ እቃ ላይ ሲመለከተው በጣም አሪፍ የሚባለው ወይም ደግሞ ጥሩ የሚባል ደንበኛ አያይዝ እንደ እንደሰራው በብዙ አይነት መንገድ ኢንፎርሜሽኖች ይደርሱኛል ወይም ደግሞ መልሶች ይደርሱኛል። ያንን አይቼ ነው እንግዲህ የተለያዩ ደንበኛ አያይዞቼን የራሴ የምለውን ሀሳቤን ደግሞ የራሴ የምለውን ሲስተም የተጠቀምኩት እና ደንበኛን አሪፍ አድርግቼ ይይዛለሁ፤ እንደዛውም ደግሞ ያ የገዛኝ ደንበኛ እንግዲህ በተለያየ ጊዜ ሊያስፈልጉ የሚችሉ እቃዎችን ወይም ደግሞ ሌላዎችንም ሰዎች እዚህ እዚህ ቦታ ሄዳችሁ ብትገዙ አሪፍ የተሻለ እቃ ያቀርባል ወይም ደግሞ እውነት ያለው እቃ ያመጣል የሚለውን ነገር በሚገባ እየነገረ ተለያዩ ሰዎችም እኔ ጋር አሪፍ በሚባል ሁኔታ ይመጣሉ እና እንግዲህ ደንበኛን ስንይዝ የተለያዩ ሰዎችም እንደዛው አንዱ ለአንዱ እየነገረ፤ እንደዛው እያደገ የደንበኛ አያያዛችን አሪፍ እንደ እስከሆነ ድረስ አሪፍ በሚባል ሁኔታ ስራችን እያደገ የሚሄድበት ሂደት አለ። አለ ደንበኛ ማንኛውም ስራ እንደማያድግ በብዙ መንገድ ተረድቻለሁ እና እንግዲህ ደንበኛን በሚገባ ይዛለሁ ብዬ አምናለሁ በደንበኛ በኩል። ምክንያቱም ደንበኛን ሲይዝ በተለያየ የጊዜ ሂደት የተለዋዋጭ ደንበኞች ሊመጡ ስለሚችሉ እንደዛውም ደግሞ እነዚህን ደንበኞች በሚገባ እነሱን ሲመጡ በሚገባ አስተናግጄ እሸኛለሁ፤ እንደዚሁም ደግሞ ደንበኞቼ አሪፍ የሚባል የስራ ሂደትን በማድረግበት ጊዜ በሚገባ እንዲጠቀሙ የማደርግበት ሁኔታ አለና ደንበኛ አያይዝ በጣም ለተለያዩ ለቢዝነስ ሊሆን ይችላል የተለያዩ አገልግሎት ሊሰጡ የሚችሉ ነገሮችን ስንጠቀም በሚገባ ደግሞ እኛን መያዝ ሀላፊነታችንን በደንብ መወጣት አለብን ብዬ አስባለሁ። ምክንያቱም ለደንበኛችን አሪፍ ነገር ከነገርነው ወይም ደግሞ የተሻለ ነገር ከነገርነው ጥሩ የሚባል እሳቤ ይዞ ይሄዳል እና እንዲሁም ደግሞ የተሳሳተ ነገር ለደንበኛ ብነግረው ነገ ተነገ ወዲያ ሌሎችም የሚመጡ ደንበኞቼን በሚገባ እንዲቀሩ ያደርጋል ምክንያቱም እሱን የሳሳተ ነገር ነግሬው ያቃ እንዳሰበው ካልሆነለት የኔም ቢዝነስ በቀላሉ ወደኋላ ይሄዳል ወይም ደግሞ የኪሳራ ውስጥ ይገባልና ይሄንን ታሳቢ በማድረግ ነው ደንበኛን እንግዲህ በሚገባ በጥንቃቄ የሚይዘው እና ደንበኛ ለየትኛውም ቢዝነስ መሰረት ነው ብዬ አስባለሁ እና ወይም ደግሞ የየትኛውም አገልግሎት ለሚሰጡ ሊሆን ይችላ፤ የተለያዩ የመስሪያ ቤት ወይም የግል ድርጅት ሊሆን ይችላል ወይም ደግሞ የመንግስት የተለያዩ ድርጅቶችም ሲጠቀሙ የተለያዩ የደንበኛ አያይዝ ሂደቶችን ሲጠቀሙ እንግዲህ ይሄንን ስትራቴጂ ይዘው እንደሚጠቀሙ ደግሞ ይሄንን መርህ ይዘው እንደሚጠቀሙ በደንብ ተረድቻለሁ እና በሚገባ ደንበኛ መያዝ የራስ አላቢነት ነው ብዬ አስባለሁ፤ በሚገባ ደንበኛን ከያዘን እንግዲህ እድገት እናገኛለን ወይም ደግሞ ቢዝነሳችን እያደገ ይሄዳል ብዬ አስባለሁ እና በእኔ በኩል ደንበኛም በሚ

እሺ እንግዲህ ጥሩ ጥያቄ ነው ዋይፋይ ትጠቀማለህ? የሚል ጥያቄ ነው የተነሳልኝ እና እንግዲህ አሪፍ ጥያቄ ነው። እንግዲህ ዋይፋይን አዎ በሚገባ እጠቀማለሁ። የተለያዩ ስራዎችን ለመስራት ወይም ደግሞ የተለያዩ ትምህርቶችን ሊሆን ይችላል ወይም ደግሞ የተለያዩ እውቀቶችን ለማግኘት ስፈልግ ግድ ዋይፋይ እጠቀማለሁ እና በሚገባ ነው ዋይፋይ የምጠቀመው። እንግዲህ የተለያዩ የትምህርት አይነቶችን ሊሆን ይችላል ወይም ደግሞ የተለያየ እኔ በምሰራው ስራ ላይ ሊሆን ይችላል ወይም ደግሞ የሆነን ነገር ለማወቅ ፈልጌ ያንን ለማወቅ እንግዲህ ዋይፋይ በሚገባ ያስፈልገኛል እና ያንን ለመረዳት ዋይፋይን በደንብ እጠቀማለሁ እና የተለያዩ እውቀቶችን የማገኝበት ሂደት አለ። እንዲሁም ደግሞ የተለያዩ በአለም ላይ ያሉ የተለያዩ አሁን ያለንበትን የስልጣኔ ደረጃ ሊሆን ይችላል ወይም ደግሞ አሁን ያለንበትን ያኗኗር ሁኔታ ሊሆን ይችላል እና እንዲሁም ደግሞ የተለያዩ ቦታዎች ያሉ የተለያዩ የማህበረሰባችን ደግሞ የተለያዩ ቦታ የሚገኙ ብሄር ብሄረሰቦችን የአለባበስ ስርዓት ሊሆን ይችላል ወይም ደግሞ የተለያየ የአመጋገብ ስርዓት ሊሆን ይችላል አጠቃላይ ባህላቸውን ልናየኝ እንችላለን ወይም ደግሞ በዛ በዋይፋይ ወይም ደግሞ በኢንተርኔት አማካኝነት በሚገባ ተጠቅመን ማየት እንችላለን ወይም ደግሞ የተለያዩ ለምሳሌ አንድ ሀገርን ባህልና ልማድ ወይም ደግሞ ወጋቸውን ምን ያህል ሰው ሊያግዙ እንደሚችሉ ደግሞ ሊረዱ እንደሚችሉ እሱንም በሚገባ ልናይበት የምንችልበት በቀላሉ የትም ሳንንቀሳቀስ ከቤታችን ሆነን ብዙ እውቀቶችን የምናገኝበት ወይም ደግሞ ብዙ ልምዶችን የምናካብትበት እንደመሆኑ መጠን ዋይፋይ እንግዲህ በሚገባ እጠቀማለሁ እኔ ምክንያቱም አሁን ባለንበት የስልጣኔ ጊዜ የተለያዩ ነገሮችን በቀላሉ በስልካችን የምናገኝበት ሂደት ስላለ በሚገባ ይሄ ደግሞ አንዱ ጥቅም ነው። ምክንያቱም ከቦታ ቦታ አንድ ነገር ለማወቅ አሁን ብዙ ኪሎሜትሮችን ከመጓዝ ወይም ደግሞ ከተለያዩ ቦታ ከቦታ ቦታ ከመንቀሳቀስ ይልቅ በቤታችን ቁጭ ብለን ምንም አይነት እንቅስቃሴ ሳናደርግ ወይም ደግሞ የተለያዩ ገጠመኝ ወይም ደግሞ የተለያዩ አስቸጋሪ የሚባሉ ነገሮችን በመንገድ ላይ ሳያጋጥሙን በቀላሉ ቤታችን ሆነን በሚገባ ልናውቅ የፈለግነው ወይም ደግሞ እዛ ቦታ ምን አይነት ስራ እንዳለ ወይም ደግሞ የስራውንም አይነት እንዴት እየተሰራ እንደሆነ በሚገባ የምንረዳበት ሂደት አለ። በቀላሉ በስልካችን ዋይፋይን ተጠቅመን እና ዋይፋይ ለኔ በጣም ብዙ የሚባሉ ጥቅሞች አሉት እና እንደዚሁም ደግሞ ስንመለከተው ዋይፋይን እንግዲህ ከአጠቃቀም ጉድለት ወይም ደግሞ ከአጠቃቀም ስህተት ጊዜያችንንም ሊበላ ይችላል እና እሱንም ታሳቢ አድርግቼ ነው በሚገባ የምጠቀምበት ምክንያቱም በተለያዩ ጊዜ ብቻ የሚፈጁና ለኔም ጥቅም ሊሰጥ የማይችሉ ነገሮችንም እነሱንም በሚገባ ተጠንቅቄ ከእነሱ ርቄ ለኔ ሊጠቅመኝ የሚችለውን ነገር በደንብ እረዳለሁ እና ብዙ ልምዶቼን እውቀቶቼን የተለያዩ ትላልቅ ሰዎች የሄዱበትን የህይወት ውጣ ውረድ ሊሆን ይችላል በብዙ መንገድ ግዴታ እነሱ ያሉበት ሄጄ ከመጠየቅ ይልቅ እዚሁ ባለሁበት ከቤቴ ሆኜ የትም ምንም አይነት ወጪ ሳላወጣ እዚህ በቀላሉ ከቤቴ ሆኘ የእነሱን የህይወት ተሞክሮ የአርባ የአምሳ አመት ተሞክሮ ሊሆን ይችላል እና እኔ ያለሁበት ገና አፍላ ወጣት በሆነበት ደረጃ ላይ እንደመሆኑ መጠን እነሱ የደረሱበትን ደረጃ በምን አይነት ውጣ ውረድ አልፈው እዛ እንደደረሱ በቀላሉ ዋይፋይን ተጠቅመን ተጠቅሜ በሚገባ መረዳት እችላለሁ ብዬ አስባለሁ። እና አሁን ባለንበት ጊዜ የትኛውም ሀገር ዋይፋይን በመጠቀም እንግዲህ ብዙ ሰዎች የሚነጋገሩበት ወይም ደግሞ ብዙ ስራዎችን ልምድ የሚለዋወጡበት እንዲሁ ደግሞ ከወዳጅ ዘመዳጅ ዝጋ ወዳጅ ዘመዶቻቸው ጋር በሚገባ የሚነጋገሩበትና የሚጠያየቁበት ሂደት አለ ብዬ አምናለሁ እና ብዙ ብዙ መመልከት እንችላለን የዌይፋይን ጥቅም እንዳልኩት እና በተለያየ መንገድ ስራችንን በቀላሉ የሚያቀልልን ሂደት አለ እንዲሁም ደግሞ ብዙ ልምዶችን ብዙ እውቀቶችን ብዙ የተለያዩ የሰዎችን ተሞክሮ ብዙ የፈጠራ ሂደቶችን ስንመለከት በቀላሉ ስልካችን እኛም አሪፍ የሚባል እውቀትን ይዘን በሚገባ

እሺ ጥሩ ጥያቄ ነው ፎቶ ማንሳት ትወዳለህ የሚል ጥያቄ ነው? የተነሳልኝ እና እንግዲህ ፎቶ ማንሳት አንዱ ደስ ከሚያሰኘኝ ነገር አንዱ ነውና ፎቶ እንግዲህ በተለያየ መንገድ እናነሳለን አነሳለሁ ወይም ደግሞ በተለያየ ሂደት ወይም ደግሞ በተለያየ የቦታ ሁኔታዎች ፎቶ አነሳለሁና ያን ፎቶ ለማንሳት እንግዲህ የተለያዩ ነገሮች ይገፋፉኛል ምክንያቱም ያ ፎቶ እኔ እንግዲህ በቀላሉ ሰርቼው ወይም ደግሞ በቀላሉ አንስቼው ለብዙ ጊዜያት ወይም ደግሞ በአመታት ሊቆጠር ይችላል እና ለብዙ ጊዜያት ሊቀመጥ የሚችል እንደመሆኑ መጠን እንግዲህ ፎቶ የማነሳበትም አንዱ ምክንያት ይሄ ነው። ምክንያቱም አሁን ካለውበት እድሜ ደረጃ ተነስቼ የተለያዩ ፎቶዎች ለምሳሌ የምሰራው ስራ ሊሆን ይችላል ወይም ደግሞ ያለሁበትን ሁኔታ ሊሆን ይችላል ወይም ደግሞ ኖርማል እኔ ራሴ ያለሁበት የሰውነቴ አቀማመጥ ሊሆን ይችላል እሱንም በጠቅላላ ማንሳት እወዳለሁ። ምክንያቱም ከጊዜ በኋላ ከሃያ አመት ከሰላሳ አመት በኋላ ደግሞ ያንን ተመልሼ ሳየው ያን ያስቀመጥኩት የነሳሁትን ፎቶ ካስቀመጥኩት በኋላ ከጊዜ በኋላ ሳየው በጣም የምገረምበት ጊዜ ይሆናል ብዬ አስባለሁ ምክንያቱም ይሄን ጊዜ ለካ እንደዚህ ነበርኩ እንዴ እያልኩ ብዙ ነገሮችን የማየበት ሂደት ይኖራል ብዬ አስባለሁ። እንዲሁም ደግሞ ፎቶን እንግዲህ ስናይ ብዙ ነገር እንረዳለን ከፎቶ ምክንያቱም አብሮ ነው የነበረ ሰው ሊሆን ይችላል ጓደኛ ሊሆን ይችላል የተለያየ ዘመድ አዝማድ ቤተሰብ ሊሆን ይችላል እና ያንን ያነሳነውን ፎቶ ባስቀመጥንበት ጊዜ ከጊዜ በኋላ በአጋጣሚ ከነበረበት ከእኛ ሲለይ ወይም ደግሞ ከሀገር ሲርቅ ወይም ደግሞ ወደ ሌላ ቦታ ሲሄድ እከሌ እኮ እንደዚህ ነበር እንደዚህ ነው እንደዚህ እያልን ማስታወሻ የሆነናል ብዬ አስባለሁ። እና ፎቶ ማንሳት ያው ባለሙያውም ትክክለኛ ኖርማል ባለሙያው በመቶ ፐርሰንት ባልሆንም ፎቶ ማንሳት ደስ ይለኛል በተለይ ደግሞ ወደ ገጠር አካባቢዎች ላይ ስንቀሳቀስ አሪፍ የሚባል ፎቶ ማንሳት እወዳለሁ ተለያዩ አረንጓዴ እጸዋቶች ምናምን ስመለከት የተለያዩ እንስሶችን ሳይ እነሱን በሚገባ ፎቶ ማንሳት ደስ ይለኛል። እና እነሱን በሚገባ አነሳለሁ እና ፎቶ ማንሳት በጣም ደስ ከሚለኝ ነገር አንዱ ነው። እንዲሁ ደግሞ ፎቶ የተለያዩ ፎቶዎችን አንስቼ በተለያየ መንገድ እነኛ ፎቶዎችን ለማቀናበርም እሞክራለሁ እና ከዚህ ከዚህ አንፃር እንግዲህ ፎቶ ማንሳት በጣም ይመቸኛል ለማለት እወዳለሁ። ምክንያቱም የተለያዩ ፎቶዎችን ስናነሳ ኖርማል እኛ ዛሬ አሁን እንዳሰብነው ከሁለት ወር ከሶስት ወር በኋላ የምንረሳው ነገር አይደለም ፎቶ ማለት ተቀምጦ እኛ በምንፈልግ ሰዓት ተመልሰን የምናየው እንደመሆኑ መጠን የሚረሳ ነገር እንደመሆን የሚረሳ ነገር ስላልሆነ በሚገባ ፎቶን በስነ ስርዓት አንስቼ መያዝን ወይም ደግሞ ማስቀመጥን እወዳለሁ። ምክንያቱም ከዛሬ አንድ አመት በፊት እንዴት አይነት ስራ ላይ ነበርኩ አሁንስ ምን አሻሽያለሁ የተሻለ ነገር ምን ፈጥሬያለሁ የሚለውን ነገርም ለመመልከት በሚገባ ይረዳልና ይሄንን መመልከት እንችላለን ብዬ አስባለሁ። እንግዲህ ፎቶውን እንግዲህ ስንመለከት የተለያዩ ፎቶዎች ይኖራሉ የተለያዩ ለምሳሌ በበዓል ጊዜ የሚነሱ ፎቶዎች ሊኖሩ ይችላሉ እንዲሁም ደግሞ በተለያየ የቤተሰብ ጉባኤ ሊሆን ይችላል ወይም ደግሞ የቤተሰብ በተለያዩ በዓላት ሲኖሩ አዳዲስ ልብሶች የሚለበሱበት የበዓላት ልብሶች የሚለበሱበት ያን ጊዜ ላይ በአንድ ማስታወሻ የሚያዝበት ሂደት እንደመሆኑ መጠን እንግዲህ በዛ በዛ ጊዜ ላይ ነው ፎቶ ብዙም ጊዜ እኔ ለማንሳት ትኩረት የማደርገውና ያ ያንን ሳረግ ከአመት አመት እንደዚህ እንደዚህ የተሻለ ነገር አለ እንደዚህ አሪፍ ሰርቻለሁ የሚለውንም እንደዚሁ መመልከት የሚቻልበት ሂደት ስላለ እንግዲህ ፎቶን በሚገባ ማንሳት እወዳለሁ። ብዬ አምናለሁ በእኔ በኩልም ምክንያቱም የተለያዩ ፎቶዎችን ስናስቀምጥ ለብዙ ጊዜያት ተቀምጠው ከእኛም አልፎ ለልጅ ልጅ የሚተርፋበት ሂደት ስላለ ያንን ታሳቢ አድርጊቼ ነው እንግዲህ ፎቶ ለማንሳት እና የተለያዩ ፎቶዎችን ለመያዝ የምወደው ብዬ አስባለሁ

እሺ ጥሩ ጥያቄ ሽቶ ትጠቀማለህ የሚል ጥያቄ? ተነስቶልኛል እና እንግዲህ ሽቶ የተለያዩ ሽቶዎች ይኖራል የተለያዩ ሴቶች እህቶቻችን የሚጠቀሙት አሉ እንዲሁም ወንዶች የሚጠቀሙት አለና። ስንመለከት በተወሰነ ደረጃ ነው መጠቀም የምወደው ቢያንስ አምሳ ፐርሰንት ስ የሚባል ደረጃ ነው የምወደው ያን ያህል በየጊዜው አልጠቀምም ከስንት አንዴ ነው። ሽቶ የምጠቀመው እና ብዙ ጊዜ ያንንም የምትጠቀመው አጋጣሚ የተለያዩ ወይም ደግሞ የተለያዩ የ ተለያዩ በዓላት ሲኖሩ ወይም ደግሞ የተለያዩ ዘመን መለወጫዎች ሲኖሩ እንዲሁም ደግሞ የተለያየ የበአል ፕሮግራሞች ሲኖሩ ያን ያን ጊዜ ላይ ብቻ ነው የምጠቀመው እና ወደተለያየ ወደ ስራ ቦታ ሲሄድ ምናምን ያን ያህል አልጠቀምም በተወሰነ መንጎ መንገድ ከብዙ በጥቂቱ ሆኖ የምጠቀመውና ሽቶ በመጠኑ እጠቀማለሁ። እንዲሁም ደግሞ የተለያየ ሽቶዎችን ስንመለከት ብዙ አይነት አሪፍ የሚባል ጠረን አላቸውና እንዲሁም ደግሞ በጣም የተጋነነም ጠረን ያላቸው ሽቶዎች እንደመኖራቸው መጠን እንዲሁም ከሽታቸውም አንፃር የተለያዩ የተለያዩ አፍንጫን መጠቅጠቅ ሊሆን ይችላል ወይም ደግሞ የተለያዩ ትንሽ እንደ ሳይነስ የሚባሉ ነገሮች እንደዚህ አይነት ነገሮችን ሊቀሰቅሱ የሚችሉ ሽቶዎችም እንደዚሁ ሊኖሩ ስለሚችሉ ብዙም ያን ያህል አላዘወትርምና በመጠኑ ከብዙ በጥቂቱ እጠቀማለሁ። እንዲሁም ሽቶዎቹን እንግዲህ ስንመለከት አንድ አንድ ሽቶዎች ለምሳሌ አጋጣሚ ተቀብተናቸው ስንተኛ ወይም ደግሞ ተቀብተናቸው ወጣ ስንል ወደ ስራ ቦታ ሊሆን ይችላል ወይም ደግሞ ወደ በዓል ቦታ ስ ወደ በዓል ልናከብር ስንቀሳቀስ ከቦታ ቦታ ከእኛም አልፎ ብዙ ሰዎችን ሊረብሽ ስለሚችል ያንም ታሳቢ በማድረግ ነው ብዙ የማልጠቀመው እና ያን ያህልም ደግሞ ብዙም መጠቀሙ ላይ ብዙም እንትን አይደለሁም። ያን ያህል በጣም ደስ አይለኝም መካከለኛ በሚባል ደረጃ ነው። እንዳልኩት እኔ የምጠቀመው እና ያንንም ደግሞ ያደረኩበትም ምክንያት የተለያዩ ሰዎችን ሳይ እንዳልኩት ለምሳሌ የተለያዩ በመኪና ውስጥ ሊሆን ይችላል ወደ ከቦታ ቦታ ስንጓዝ ስንቀሳቀስ ስንመለከት የተለያየ አስቸጋሪ የሚባል በደንቡ ተቀብተውት ሰዎችን የሚረብሽ እንዲሁም ደግሞ የተለያዩ ሰዎች እንደውም ከመረበሽም አልፎ የሆነ ወደ ላይ ሊላቸው የሚደርሱ ሰዎችንም ያላቸውምም ሰዎች ስለተመለከትኩ ያን ያህል ሽቶ ላይ ብዙም አይደለሁም ለማለት እፈልጋለሁ። እና እንዲሁም ደግሞ በጣም አስቸጋሪ የሚባሉ ሽቶች አሉ። ከመጠን በላይ ሽታቸው በጣም ጎልቶ የሚወጣ ሽታዎች ስላሉት ከእርሱም አንፃር የተለያዩ ሽቶዎችን የምጠቀመውንም ሽቶ በሚገባ መርጬ ነው የምጠቀመው ያን ያህል የተጋነንም ሽታ ያለውንም ሳይሆን መካከለኛ ደረጃ ለጠረን ራሱ አሪፍ የሚባል ሽታ ያለውን መርጬ የምጠቀመው ከብዙ በጥቂቱ ብጠቀምም ያን ያህል የማደርገውም አሪፍ የሚባለውን መርጬ ነው። እንዲሁም ደግሞ ለተለያየ የሽታው በጣም ሊያውድ የሚችል ወይም ደግሞ በጣም ከርቀት ገና ሽታው እንትን ሊል የሚችለውን እሱን አልጠቀምም መካከለኛ የሚባለውን ነው የምጠቀመው ለማለት እፈልጋለሁ። እንዲሁም ደግሞ ከሽታውም አንፃር ብቻ ሳይሆን የተለያዩ ለምሳሌ ከመስሪያ ቤት ቦታ ስንሄድ የተለያዩ የስራ ባልደረቦቻችን እንዲሁም ደግሞ በተለያዩ የስራ አጋሮቻችን ባሉበት ሁኔታ ላይ ያንን በጣም ተቀብቶ ሲኬድ ምንድነው? ስራውንም ላያሰራቸው ይችላል እነኚህ አብሮ የሚሰሩ ባልደረቦቻችን ወይም ደግሞ ጓደኛችን ሊሆን ይችላል። ያን ትንሽ አስቸጋሪ ለዛ ስለሚሆን እንዲሁም ደግሞ እዛ መስሪያ ቤት ውስጥ ለምሳሌ አንድ ሩም ውስጥ በርከት ያሉ ሰዎች ሊሰሩ ሲች በሚችሉበት ሁኔታ ሊኖር ስለሚችል ያን ጊዜ በጣም የዛ የሽቶ ጠረን በጣም ሊያስቸግር ይችላልና ጥሩ መዓዛ ያለውን ሽቶ በመጠኑ መጠቀም። መጠቀም ላይ ነው እኔ በሚገባ የማዘወትረውና ሽቶውን በዚህ መንገድ ነው የምጠቀመው ለማለት ፈልጋ

እሺ ከስራ ሰዓት በኋላ ምን ትሰራለህ? ለማለት ይመስለኛል ጥያቄውን እና እንግዲህ አሪፍ ጥያቄ ነው። እንግዲህ ከስራ በኋላ ስራዎችን እንሰራለን ብዙ ሊያናንብ የሚችሉ ነገሮችን እናደርጋለን እና እኔ እንግዲህ ከስራ በኋላ የማደርገው ስራ ጨርሼ ልክ ወደ ቤት ስሄደውም ደግሞ ካለሁበት ቦታ ላይ ስራ አቁሜ ከዛ በኋላ የማደርገው የመጀመሪያው የተለያዩ በግቢው አካባቢ ላይ የተለያዩ ውጭ ግኞችን እመለከታለሁ ምናልባት እንደሚፈልግ ሊኖር ይችላል። እና እመለከታለሁ እንዲሁም ደግሞ የተለያዩ ሊያዝናኑኝ የሚችሉ ለምሳሌ ከቤት ወጥቶ በተለያዩ ወክ ላደርግ እችላለሁ እያልኩ በመንገድ ላይ ተራመድኩ ለጓዝ እችላሉ እና ብዙ እኔ አይምሮዬን ሊያድሱ የሚችሉ ነገሮችን ነው። ከስራ በኋላ የማደርገው እና እንዲሁም ደግሞ የተለያዩ የመጽሐፍ አይነቶችን ወይም ደግሞ የተለያዩ እኔን እንዲጠቅሙ የምችሉ ነገሮችን ወይም ደግሞ ሊያዝናኑ የሚችሉ ነገሮችን በቀልድ መልክ ቁም ነገር ያላቸውን የተለያዩ መጽሐፎችንም እንዲሁም ከስራ ሰዓት በኋላ እመለከታለሁ። እንደዚሁም ደግሞ ከዛም አለፍኩኝ እንግዲህ ከተለያየ ከቤተሰብ ጋር ደግሞ ይችላል እንዲሁም ከተለያየ ጓደኛዬ ጋር ሊሆን ይችላል። እና ብዙ የስራ ሂደቶቹን በምን አይነት መንገድ እንዳጠናቀቅ እንዲሁም ደግሞ ምን አይነት ስራ ቀጣይ ሊጠብቀን እንደሚችል እያወራን እየተቃለድን እንዲሁ ደግሞ የስራውንም ሂደት እንዴት እንደሆን ስራው እንዴት እንዳሳለፍን እሱንም በሚገባ እመለከታለሁ። ደግሞ እዳስታለሁ እና እንደዚሁም ደግሞ አልፎ አልፎ እንደውም አንዳንድ ጊዜ ላይ ስፖርት እሰራለሁ በተለያዩ ስፖርት ማዞተሪያው ቦታዎችንም እየሄድኩ እንዲሁም ደግሞ በግቢ ላይ ከስራ ሰዓት በኋላ በሚገባ ስፖርቶችንም በተወሰነ መንገድ እንቅስቃሴ ያደርጋል አካል ብቃት እንቅስቃሴ አደርጋለሁ። እንዲሁ ደግሞ በስራ የተለያየ ሁኔታ ላይ ውዬ ከስራ ሰዓት በኋላ ትንሽ አይምሮዬን ደበር ካለኝ ደግሞ አይምሮዬን ትንሽ የመጨነቅ ባህሪ ካለብኝ የተለያዩ የውሃ ሻወሮችን ውሃ ሻወር በሚገባ እጠቀማለሁ እና በሚገባ ቀዝቃዛ ውሃ ቦታ ላይ በሚገባ ሰውነቴንም ታጠባለው እንዲሁም ደግሞ የተለያዩ እኔን አይምሮዬንም ሆነ የተለያየ የሰውነት ክፍሌ ሊያረጋጋው የሚችለውን ቀዝቃዛ ውሃ መታጠብም አንዱ ልምዴ ነው። ከስራ ሰዓት በኋላ እና እንዲሁ ደግሞ በተለያዩ በጓሮ ያሉ አታክልቶችን እንዳልኩት ውሃ ማጠጣት ሊሆን ይችላል ወይም ደግሞ መኮትኮትም ካለባቸው መኮትኮትም ሊሆን ይችላል ወይም ደግሞ የተለያየ አታክልቶችን ምን ልምድ እንዳስፈለጋቸው የተለያዩ ግብአቶችንም የተዝናናው የምሰጥበት ሂደት አለና። ከዚህ ጋርም ተያይዞ ብዙ ነገር እመለከታለሁ ግቢ ውስጥ የተለያዩ ጽዳት ካነሰው ውሾች አጋጣሚ ካሉ እነሱንም ወደ ማርዳት እገባለሁና ግቢውንም አሪፍ የሚባለው ሁኔታ ማድረግ የሚያስደስተኝ ጊዜ ነው። ከስራ ሰዓት በኋላ እንዲሁም ደግሞ ከስራ ሰዓት በኋላ በተወሰነ ደቂቃ አረፍ ማለት ነው ወይም ደግሞ መተኛትንም በተወሰነ መንገድ አንዱ የማደርገው ተግባሬ ነው። እና ከዚህም ጋርም ተያይዞ ከተኛውም እንኳን ለክ ስነሳ የተለያዩ ይከበዱኛል ተለያዩም ደግሞ አይምሮዬ ብዙ በብዙ ስራዎች ሲጫና ሲታገል የቆየበትን በቀላሉ ያንን እንዲረሳ ወይም ደግሞ በቀላሉ አዲስ ሆኖ አይምሮዬ ወደ ስራ እንዲገባ የማደርግበትም አንዱ መንገድ ነውና። ከስራ ሰዓት በኋላ በብዙ መንገድ እንግዲህ ከስራ ሰዓት በኋላ የማደርጋቸው መንገዶችን ለመዳሰስ ከብዙ በጥቂቱ እሞክሬያለሁ። እንዲሁ ደግሞ ከዚሁም ጋር የተለያዩ ሰዎች ጋር ከስራ ሰዓት በኋላ እየሄድኩ የተለያዩ ችግራቸውን ሊሆን ይችላል ደግሞ የተለያየ ከእነሱ ጋር ያለኝን ግንኙነት በብዙ መንገድ ያላወቅኩትን እንዲነግሩ ሊሆን ይችላል። ከትላልቅ ሰዎች ወይም ደግሞ ችግራቸው ሲነግሩኝ አጋጣሚ በኔ ወይም ደግሞ በኔ አቅም ሊፈተው የሚችል ከሆነ ጥይቄያቸው በሚገባ ይሄን ይሄን ብታደርጉ አሪፍ ነው ብዬ እንዲሁም ከጎረቤት ጋር ሊሆን ይችላል። አሪፍ ጊዜ ማሳለፍ

እሺ ማንቂያ ሰዓት ትጠቀማለህ የሚል ጥያቄ ነው? እንግዲህ ማንቂያ ሰዓት ስንመለከት በብዙ መንገድ ማየት እንችላለን። ለምሳሌ ወደ ስራ ለመሄድ ሊሆን ይችላል። ወይም ደግሞ ስራ ሰዓት ሳይደርስ በጊዜ ተነስተን ተነስቶ አሪፍ የሚባሉ ጊዜዎችን ለማሳለፍ ሊሆን ይችላል። እንግዲህ ይሄንን እንግዲህ እኔ የምጠቀምበት መንገድ አለና ብዙ መንገዶች ቢኖሩም የተወሰኑትን ለመጥቀስ እሞክራለሁ። እኔ የምጠቀምበትን እና እንግዲህ ስመለከት ይሄን ማንቂያ ሰዓት ትጠቀማለህ የሚለውን ብዙን ጊዜ እኔ የምጠቀመው አዎ በሚገባ እጠቀማለሁ። እና ያንን ግን የምጠቀመው የተለያዩ ስራዎችን ለመስራት ነው። ለምሳሌ ከመኝታ ተነስቼ በጠዋት የተለያዩ ስራዎችን ለመስራት አሪፍ የሚባሉ ውሎ ለማሳለፍ እንግዲህ በጠዋት ለምሳሌ አስራ አንድ ሰዓት ብዙውን ጊዜ እኔ የምጠቀመው አስራ አንድ ሰዓት ላይ ነው። አስራ አንድ ሰዓት ምናልባት አጋጣሚ ካልነቃው ከእንቅልፌ ብዬ በማሰብ ማንቂያ አላርም የምንለው ወይም ደግሞ ማንቂያ ሰዓት የምንለውን እጠቀማለሁ። እና ያንን የማረገው እንግዲህ ከአጋጣሚ ውሎዬ የተለያዩ ስራዎች ጫና የተለያዩ ስራዎችን ስለምሰራ ውሎዬ በጣም ድካም ሊሰማኝ ስለሚችል በጠዋት ማታ ስተኛ በጠዋት ለመነሳት ምናልባት ድንገት ባልነሳ እንቅልፌ እንቅልፌን ሳልጨርስ አጋጣሚ ድንገት ስልነሳ ብቀር ያንን የማንቂያ ሰዓት አላርም ሞልቼ እተኛለሁ። እና ከዛ ልክ ሰዓቱ ሲደርስ ለምሳሌ አስራ አንድ ሰዓት ላይ እንዳልኩት ነው። የምጠቀመው አስራ አንድ ሰዓት አጋጣሚ ካልነቃው እንዳልኩት ብዙ ስራዎችን ሰርቼ ስለምውል የተለያየ ድካም ስለሚኖርብኝ ያንን ሰዓት ጠብቄ ካልነቃው ያ አላርም ይቀሰቅሰኛል። እና በጠዋት ተነስቼ አሪፍ የሚባሉ ሂደቶችን አከናውናለሁ ለውሎዬ የሚጠቅሙኝን ስራ ሰዓት እስከሚደርስ ቤት ውስጥ የተለያዩ ስራዎችን የምሰራበት ሂደት ስፖርት ሊሆን ይችላል። የተለያዩ ስራዎችን ስለምሰራ ወደ ስራ ሰዓት እስከምሄድ እንዲሁም ደግሞ በጠዋት ስነሳ በማንቂያ በማንቂያ ማንቂያውን ስጠቀም የተለያዩ ስራዎችን ለመስራት አሪፍ የሚባል ጊዜንም ለማሳለፍ ውሎንም ለማሳለፍ እጠቀማለሁና ማንቂያ ሰዓት በሚገባ እጠቀማለሁ። እንዲሁም ደግሞ እንግዲህ ማንቂያ ሰዓትን ስንጠቀም ምንድነው? ለምሳሌ አንድ ወደ ከቦታ ቦታ ሊንቀሳቀስ የፈለገ አንድ ባስ ተሳፋሪ ሊሆን ይችላል። ያን ባስ ለምሳሌ በጠዋት አንድ ሰዓት የሚወጣ ከሆነ እንቅልፍ በጣም በየጊዜው ቶሎ የማይነሳ ወይም ደግሞ እንቅልፍ በጣም የሚወድ ሰው ከሆነ አጋጣሚ ያ ሰዓቱ ሊያልፍበት ስለሚችል ግን ያንን ማንቂያ ሰዓት ከተጠቀመ በቀላሉ ሰዓቱ ደርስ ሲደርስ ያ ማንቂያ ሰዓት ደውል እንትን ሲለው በሚገባ ይነቃልና በሰአቱ ይሄዳልና ብዙ ስራዎችን ሳያስተጓጉል ካሰበበት የሚደርስበት ወይም ደግሞ የፈለገበት ቦታ ላይ የሚሄድበት ነገር ስለሆነ ማንቂያ ደውል በጣም ጠቃሚ ነው። ብዬ አስባለሁ እንዲሁም ደግሞ የተለያዩ ሰዎችን ደግሞ ስንመለከት ማንቂያ ደውሉንም ሳይጠቀሙ ልክ እንደ ማንቂያ ደውል እንደተጠቀመ ሰው በቀላሉ የሚነሱበት ወይም ደግሞ ባሰቡት ጊዜ ከእንቅልፋቸው ባነው የተለያዩ ስራዎችን የሚሰሩበት ሂደት አለና እነኛን ስንመለከት ስመለከት በጣም የሚገርም ነው። እንዲሁም ጠጋ ብዬ ለመጠየቅም ሞክሬያለሁና ይሄን ያደረጉበትንም መንገድ ተለያየ ጊዜ ብዙ መስዋዕት ከፍለው ነው ያንን ያደረጉት እንደተረዳሁት እና ለምሳሌ ቁርስ ያለመብላት ሊሆን ይችላል። በዚህ ሰዓት ካልተነሳው ቁርሴን አልበላም ብለው ቁርስ ያንን ሰዓት ጠብቀው ካልተነሱ ቁርስ ሳይበሉ የሚውሉበትን ራሳቸውን የመቅጣት እና እንዲሁም ደግሞ ለዛ ጊዜ ምን ያህል ብቃት ሊኖራቸው እንደሚችል ራሳቸውን ያሰማሩበትን ሂደት ስመለከት እኔም ከማንቂያ ደውል አልፌ ራሴ በፈለኩት ሰዓት ለመነሳት አሁን እየሞከርኩህ እገኛለሁ። አሁን ባለሁበት ሁኔታ ግን ማንቂያ ሰዓትን በሚገባ እጠቀማለሁና። ቀስ በቀስ ደግሞ ከማንቂያ ሰዓት በቀላሉ ራሴ ነቅቼ የምፈልገውን ስራ በጠዋት ሊሆን ይችላል በማለዳ ለመስራትም አስባለሁ። እና ይሄን

አሪፍ ጥያቄ ነው የምትወደው መጠጥ ምንድነው? ይላል። እና እንግዲህ የምወደው መጠጥ እንግዲህ ብዙ አይነት መጠጥ ይኖራሉ። በሀገራችን ብዙ የተለያዩ አይነት መጠጥ አይነቶች አሉና በፈጣን ሊያሰክረን የሚችለውን ደግሞ ወዲያው ስንጠጣ ወዲያው ሊያሰክረን የሚችል ወይም ደግሞ እንዲሁም በጠጣነው ቁጥር ምንም አይነት ስካር ሳይኖረው እኛን ውስጣችንን ሊያረካ የሚችል የመጠጥም አይነት አለ። እንግዲህ እኔ የምጠቀመው ብዙ ሙሉ በሙሉ በሚባል ደረጃ ንጹህ ውሃ ነው። የምንጭ ውሃ ወይም ደግሞ ንጹህ የቧንቧን ዉሀን ነው የምጠቀመው። በሚገባና እንዲሁም ከዚሁም በመቀጠል ብዙ የሚጠቀማቸው መጠጥት አይነቶች ቢኖሩም ቢያንስ ዘጠና አምስት ፐርሰንት የሚሆነው ዉሃ ነው። የምትጠቀመው እና ከስንት አንዴ ነው የተለያዩ ነገሮችን የምትጠቀመው ለምሳሌ ቢራ ሊሆን ይችላል። ጠጅ የሚሏቸው ወይም ደግሞ የተለያዩ የቢራ አይነቶችንም ሊሆን ይችላል። እንዲሁም የተለያዩ ለምሳሌ ጠላንም መመልከት እንችላለን ከመጠጥ አይነቶች ውስጥ እሱንም መመልከት እንችላለን እና እንዲሁም እኔ ከውሃ በመቀጠል እንደውም በተወሰነ መንገድ የምጠቀመው ጠላን ነው። ጠላን በተወሰነ መንገድ ደስ ይለኛል። ጠላ ስጠጣና ሌላውን ስንመለከት ለምሳሌ ቢራውን ስንመለከተው ወይም ደግሞ አረቄ የምንለው መጠጥ አይነትም አለ። እና እነኚህ እነኚህ አይነት ትንሽ አስቸጋሪ የሚባለው ወይም ደግሞ በቀላሉ አይምሮአችንን ሊበርዙ የሚችሉ ነገሮች ናቸው። እንዲሁም ደግሞ ከመጠን አልፈን ከጠጣን ደግሞ በጣም ብዙ ስህተቶችም ብዙ ሳናውቅ ብዙ ሰዎችን ልናስቀይም እንችላለን በንግግር የምናገረውን በሚገባ ላናውቅ እንችላለን። ከመጠን ካለፈ እና ከመጠጥ አይነቶች ስንመለከት እና ይሄ ከመጠጥ አይነቶች ያን ያህልን መጠጥ ላይ ብዙም አይደለሁም ለማለት እወዳለሁ። ምክንያቱም በመጠኑ ነው ለምሳሌ ቢራንም ብጠቀም ብጠጣ የተወሰነ ነው። የምጠቀመው እና እንዲሁም ጠላንም እንዳልኩት በተወሰነ መንገድ እጠቀማለሁ። እና በጣም ግን ስጠጣውም በጣም ውስጤን የሚያረካው እንግዲህ እንዳልኩት ንጹህ ውሃ ነው። እና በሚገባ ውሃን እጠቀማለሁ። ደስ ከሚያሰኘኝ አንዱ ውሃ ነው። ምክንያቱም ለምሳሌ በጣም ጠምቶኝ እኔ ተለያዩ ለምሳሌ ጠላ ምናምን ከሚመጣልኝ ይልቅ ውሃ ብጠጣ በጣም ደስ ይለኛል። እና ውሃ በጣም ጥሜን ይቆርጣል ወይም ደግሞ በጣም ውስጤን ያረካኛል በጣም ደስ ይለኛል። ውሃን ብጠጣነው እኔ ምርጫዬ ብዬ አስባለሁ። እና እንዲሁም ደግሞ በተለያዩ ቦታዎችን ስንመለከት እንግዲህ የመጠጥ አይነቶችን የሚጠቀሙ ሰዎችንም እንዲሁ ስንመለከት እኔ አሁን ከዛም አንፃር አይቼ ነው በብዙ መንገድ በጣም የመረጥኩት ወደ ውሃ ውሃንም የመረጥኩት። እና ብዙ ሰዎችን እንግዲህ ስንመለከት ከመጥን በላይ የተለያየ አልኮል መጥም ደግሞ እንዳልነው የመጠጥ አይነቶችን ስንመለከት በብዙ መንገድ ሲጠጡና በጣም ከመጠን በላይ ጠጥተው በተለያዩ ቦታዎች ላይ ወድቀው ይፈነከታል። ወይም ደግሞ በተለያየ ቦታ እጃቸው ላይ ነው ሊሆን ይችላል የሆነ አካላቸው ላይ ጉዳት ደርሶባቸው እንመለከታለን። እንዲሁ ደግሞ በስህተት ሰውን ተናግረው ሰው ሊመታቸውም ወይም ደግሞ በጣም የሚወዱትን ሰው ሊያስቀይሙም ይችላሉ። እና የተለያዩ ለምሳሌ ቤት ውስጥም ሲገቡ እቃዎችንም ሊሰብሩ ይችላሉ። አጋጣሚ ራሳቸውን መቆጣጠር አቅቷቸው ከመጠን በላይ ከመጠጣታቸው አንፃር እና ከዚህም ከዚህም አንፃር እንዲሁም ከበዛ ለስጤናችንም በጣም ጎጂ። ስለም እንደመሆኑ መጠን ከዚህም አንፃር አይቼ ነው በመጠኑ ሁሉም ነገር መጠን ሲኖረው ለጤናች አንደኛ ለጤናችንም ጥሩ ነው። ሁለተኛ ደግሞ ለስነልቦናችንም ልቦናችንም እንዲሁም ለሚመለከተን ሰው ሰዎችንም ላናስቀይምም እንዲሁ ደግሞ እኛም በስራችን ላይ ቡኩን አንሆንም አሪፍ አድርግተን ስራችንን ጥንቅቅ አድርግተን እንሰራለን። እንዲሁ ደግሞ የተለያዩ የተለያዩ በስራችን በኩል ያሉ የተለያዩ ስብሰባዎች አጋጣሚ ይኖራሉ። ተለያዩ እድገት እንዲያመጣ እኛ የምንሰራው ስራ እነኛ እነኛ ነገሮች ሲኖሩ አሁን የተለያዩ መጠጦችን አለማብዛት ከአእምሮአችን ሆነን በሚገባ እንድናስብ ይረዳናል ብዬ አስባለሁ። እና እንደኔ

እሺ ጥሩ ስንት ቋንቋ ትችላለህ? የሚል ጥያቄ ተነስተውኛል እና አሪፍ ጥያቄ ነው። እንግዲህ ብዙ ቋንቋዎች አሉ ለምሳሌ በሀገራችን ስንመለከት በጣም ብዙ ቋንቋዎች አሉ። እና ከሰዎች ጋር በቀላሉ እንግባባበት የምንችልበት ሂደት እንደመሆኑ መጠን፤ ቋንቋ ብዙ ማህበረሰቦች የሚጠቀሙበት በተለያየ ቦታዎች ስንሄድ ብዙ አይነት የቋንቋ አይነቶች አሉ። እና እንግዲህ እኔ የሚችለው ቋንቋ ወይም ደግሞ በደንብ የሚችለው አማርኛ ነው እንግዲህ አማርኛ በሚገባ እችላለሁ። እንዲሁም በሚገባ ከአማርኛ በመቀጠል የምሞክረው ኦሮምኛ ነው ሁለተኛው። እና ግን አማርኛ ነው በደንቡ በሚባል ሁኔታ፤ ከልጅነቴም ጀምሮ ያደኩበት ማህበረሰብ፤ አማርኛን ከህፃንነቴ ጀምሮ ስሰማ ያደግኩት። እና አማርኛን በደንብ ሙሉ በሙሉ በሚገባ እና እንዲሁም ማህበረሰቡም እኔ የተወለድኩበት ቦታ ላይ፤ ያለው ማህበረሰብ ሙሉ በሙሉ በሚባል ደረጃ፤ ሀዋለኛ የሚናገር ነውና፤ ሌሎች ለሌሎች ቋንቋዎች ብዙም አመቺ አልነበረም ያለሁበት ሁኔታ። እና እንዲሁም በትምህርት ደረጃም የተለያዩ ትምህርቶችንም ስማር እንዲሁም ትምህርት ቤት በሄድኩበት ጊዜ ነው፤ በተለያዩ ቋንቋዎችንም እንዲሁ በተወሰነ መንገድ መሞከር የጀመርኩት። እና እንግዲህ አማርኛ ሙሉ በሙሉ እችላለሁ እና ሙሉ በሙሉ በደንብ አውቃለሁ። ከዛም ሀለፍ ስንል እንግዲህ ኦሮምኛን በተወሰነ መንገድ እሞክራለሁ። በሚገባ ባልናገርም መናገር አልችልም የሚያወሩትን ግን በተወሰነ መንገድ እሰማለሁ። ኦሮምኛ እና እንዲሁ ደግሞ እንግሊዘኛ በተወሰነ መንገድ እሱንም እሰማለሁ። በሚገባ ባልናገርም አሪፍ በሚባል ሁኔታ መስማት እችላለሁ እንዲሁ ማንበብ ላይ በሚገባ አነባለሁ። ግን ንግግር ላይ አቀላጥፎ መናገር ትንሽ እሱ ላይ ነው እንግሊዘኛም የሚከብደኝ። እንዲሁም በተወሰነ መንገድ እንግሊዘኛም መስማት እችላለሁ በተወሰነ መልኩ። እና ይሄም እንግዲህ እነኚህን ቋንቋዎች እንድሞክር የሚያደርገኝ፤ ወደ ትምህርት ቤት በሄድኩበት ጊዜ የተለያዩ ትምህርቶችን በማርበት ጊዜ ነው። እና እንግዲህ ቋንቋን ስንመለከት በብዙ መንገድ ሊጠቅሙን የሚችሉ፤ ብዙ ቦታዎችን ስንንቀሳቀስ በሚገባ ከሰዎች ጋር ተገብተን፤ የምንፈልገውን ለምሳሌ ለተለያዩ ምርምሮች ብንሄድ፤ እዛ አካባቢ ያሉ ሰዎችን ለመጠየቅ የግድ ቋንቋ ማወቅ፤ ወይም ደግሞ ከእነኛ ሰዎች ጋር መግባባት የግድ አለብን። እና ያንን ቋንቋ ደግሞ ለመግባባት ግዴታ ቋንቋ መልመድ አለብን እና ብዙ ቋንቋዎችን ለመልመድ አሁንም በሚገባ እኔ በጣም እየጣርኩ ነው። ምክንያቱም ብዙ ነገሮችን ስንመለከት ቋንቋ የትኛውም ቦታ ላይ በጣም ጠቃሚ ነው። እንዳልኩት ለምሳሌ እርቦን እንኳን የተለያዩ ቦታዎች ላይ ሄደን ምግብ ለመጠየቅ እንኳን ቋንቋ ካልቻልን፤ ከእነኛ ሰዎች ጋር መግባባት አንችልም። እንዲሁም አጋጣሚ ወደተለያየ ቦታ ስንሄድ የምንፈልገውን ነገር ለመጠየቅ፤ እንዳልኩት ያን ቋንቋ ካላወቅን መግባባት አንችልምና ቋንቋ መሰረታዊ ከሚባሉ ሰው ልጆች አስፈላጊ ከሚባሉ ነገሮች አንዱ ነው። እና እንግዲህ ቋንቋን እንዳልኩት በደንብ ማወቅና መረዳት የተለያዩ ቋንቋዎችን ብዙ አይነት ቋንቋዎች ቢኖሩም፤ ቢያንስ የተወሰኑትን በአቅማችን ልክ እየለመድን፤ እየተማርን፤ እየተማርኩ ሄጄ ብዙ ቋንቋዎችን ከዚህም በላይ ለማወቅ በጣም ጥረት እያደረኩ ነው። በእኔ በኩል እና እንግዲህ እንዳልኩት እንዲሁም አማርኛን ደግሞ በሚገባ ካለሁበትም፤ አንፃር ከአደኩበትም ቦታ አንፃር፤ እንዳልኩት ብዙ ቋንቋዎች በርቀት ቢኖሩም፤ አማርኛን በደንብ ሙሉ በሙሉ የማወራበት፤ እና ወይም ደግሞ የምናገርበት፤ እንዲሁም በደንብ የማነብበት፤ ሂደት አለ እና እንዲሁም ሌሎቹንም ቋንቋዎች ልክ እንደዚሁ በደንብ እውቀት ኖሮኝ እንዲሁም ልምዶችን ለማካበት፤ የተለያዩ ነገሮችንም ለማንበብ ሊሆን ይችላል፤ ለመረዳት ሊሆን ይችላል፤ እና በደንብ ቋንቋን መልመድ አሪፍ ነው ብዬ አስባለሁ እኔ።

የምትወደው ጣዋጭ ምግብ ምንድነው? የሚል ጥያቄ ነው አሪፍ ጥያቄ ነው። የምወደው እንግዲህ ምግብ ብዙ አይነት ምግቦች አሉ የምንመገባቸው ብዙ አይነት። ምግቦችን መዳሰስ እንችላለን ብዙ አይነት እኛን ሰውነታችንን ሊያበረታቱ ወይም ደግሞ ሰውነታችንን ሊገነቡ የሚችሉ ምግቦችን መመልከት እንችላለን ብዙ አይነት ምግቦች ይኖራሉና አሉና። እነኛን እንመለከታለን እና ዋናኛ እንግዲህ የምወደው ምግብ የመጀመሪያው በጣም ደስ የሚለኝ እንግዲህ ማር ነው። ማር እንግዲህ የተፈጥሮ አንድም የምወድበትም ምክንያት የተፈጥሮ ትልቅ ጸጋ እንደመሆኑ መጠን የተለያየ አበቦችን የተለያዩ አይነት አበባ አይነቶችን ቀስሞ የሚሰሩት ነው። ማር እንግዲህ ስንመለከት ማርን እና በዚህ ላይ ደግሞ በጣም ጣፋጭ የሚባል ነው የትኛውም ነገር በላይ በጣም የሚጣፍጥ ነው። ማርና እና እንዲሁ ደግሞ ያ ብቻ ሳይሆን ማርኔ የሚወድበትም ዋናው ምክንያት ያንን የምወድበትም ዋናው ምክንያት እንዳልኩት ብዙ ለጤናችን አሪፍ የሚባሉ ጥቅሞችን ይሰጣል። ሀይል ይሰጠናል ወይም ደግሞ የተለያየ ከበሽታ ብዙ አይነት በሽታዎች ሊይዙ የሚችሉ ነገሮችን በቀላሉ ሊያጠፋ ወይም ደግሞ ያንን በሽታ አዳክሜ የሚችል ነው እና ከዛም አንፃር ነው። ማርን በጣም የምወደውም ደግሞ በጣም ደስ የሚለኝና ብዙ ህመሞችን ለመፈወስ አቅም አለው ማር እና ከዚህም አንፃር ነው። ማር በጣም ደስ ይለኛል ያልኩት እና ማር ቢያስ በሁለት ቀን ወይም ደግሞ በቃ በየቀኑ በየቀኑ ቢያንስ አንዳንድ ማንኪያ እጠቀማለሁ ያው ኖርማል እንደ ምግብ ለምሳሌ እንጀራ ሊሆን ይችላል። ወይም ደግሞ እንጀራ ቦታ ሊሆን ይችላል ወይም ደግሞ ፍራፍሬ ሊሆን ይችላል እና እንደዛ ባልጠቀምም በሚገባ እጠቀማለሁ ማለት ነው። ማርን እንግዲህ ማርን ስንመለከት በተለያየ መንገድ እንጠቀማለን እና ብዙ ጥቅሞችንም ወይም ደግሞ ብዙ ለጤናችን አሪፍ የሚባሉ ጥቅሞች አሉት ማርና ከዚህም አንፃር ነው። ማርን በሚገባ እጠቀማለሁ ያልኩት እና እንዲሁም ከዛ በመቀጠል ብዙ የምትጠቀማቸው አይነቶች የምግብ አይነቶች አሉና በጣም አዘወትራለሁ ለምሳሌ አቡካዶ ሊሆን ይችላል ወይም ደግሞ ሊሆን ይችላል ብዙ አይነት አታክልቶችን እጠቀማለሁ። እና ከዚህም ጋር ተያይዞ እንግዲህ ለጤናችን ጥሩ የሚባሉ አታክልቶችን በጣም ሰውነታችንን ሊገነቡ የሚችሉ የተለያዩ የአጥንት ጥንካሬው ሊሆን ይችላል የክብደት መጨመር እንዲሁም ደግሞ የተለያየ ለጤና አሪፍ የሚባሉ የምግብ አይነቶችን እጠቀማለሁ። እንዲሁም ፓፓያ እጠቀማለሁ እና በጣም የማዘወትረው የተለያዩ አታክልቶችን ፍራፍሬዎች ላይ ነው በጣም ትኩረቴን አርግቼ የምጠቀመውና በሚገባ አታክልትን እጠቀማለሁ እንዲሁም ደግሞ ካታክልት አለፍ ስንል እንግዲህ የተለያዩ ጥራጥሬ አይነት እህሎችን ለምሳሌ ጤፍ ሊሆን ይችላል የጤፍ እንጀራ በአሪፍ በሚባል ወጥታ ሰርቶ በሚገባ እሱንም እጠቀማለሁና እንደአጠቃላይ ለመግለጽ ስሞክር ለጤና ገንቢ ሊሆን የሚችሉ እንትኖችን እጠቀማለሁ። እና በሚገባ ምግብ አይነቶችን እጠቀማለሁ ለማለት እወዳለሁ እና አጠቃላይ ጤናን ሊጠቅም የሚችሉ ሁሉ ላይ የማይጎዱ ነገሮችን በጣም እወዳለሁ። በእኔ በኩል እና እንዲሁም ደግሞ የሰውነት ጥንካሬን ሊሆን ይችላል ወይም ደግሞ የእድገት ደረጃ እንዲሆን ይችላል ወይም ደግሞ የተለያየ የአእምሮ ብስለትንም ሊያመጡ የሚችሉ የምንገባ አይነቶችንም እጠቀማለሁ። እንዳልኩት ብዙ እንደረጃ የሚወስደው እንግዲህ እንዳልኩት ከተፈጥሮ ጋር ተያይዞ እንዲሁም ደግሞ የተለያዩ ፍራፍሬዎችን ስንጠቀም በሚገባ ለጤናችን አሪፍ የሚባል ሂደትን ያመጣል ብዬ

እሺ ጥሩ መንዳት ትችላለህ የሚል ጥያቄ ነው? እንግዲህ የተለያዩ መንዳት ወይም ደግሞ የተለያዩ አሽከርካሪዎች ይኖራሉ እና እንዲሁም የተለያዩ ተሽከርካሪዎች ይኖራሉ። ለምሳሌ የተለያዩ መኪኖችን ስንመለከት የተለያዩ ብስክሎቶችን ስንመለከት እንዲሁም ሞተር ሳይክሎችን ስንመለከት እንዲሁም የተለያዩ የጭነት መኪኖችን ስንመለከት እንዲሁም የቤት መኪኖችንም ስንመለከት እንግዲህ ብዙ ተሽከርካሪዎችን መመልከት እንችላለን። እንግዲህ እነሱ እያንዳንዳቸው በሚገባ የሰለጠነ ጎበዝ የሆነ አሽከርካሪ ይፈልጋሉ ወይም ደግሞ ግድ የሰለጠነ አሽከርካሪ ይሄን ነው የሚያሽከረክራቸው። እና ከተለያዩ አደጋዎች ጥንቃቄው እንዲኖረኝ ደግሞ የተለያዩ አደጋዎች እንዳይደርሱ በባለሙያዎች ነው ወይም ደግሞ በዛ ዘርፍ ላይ ተሰማሩ ጎበዝ በሚባሉ አሽከርካሪዎች ነው። እነኛ መኪኖች የሚንቀሳቀሱት እንዲሁም እነኛ ብስክሌቶች እና እኔ አሁን ባለውበት ሁኔታ ወይም ደግሞ አሁን የትኛውንም የማሽከርከር ልምድ የለኝም። ደግሞ ማሽከርከር ላይ የትኛውንም ልምድ አልወሰድኩም እንዲሁም ትምህርትም ማሽከርከር ትምህርቶችንም አልተማርኩም። ግን በጊዜ ሂደት ይሄንን የማሽከርከር ሂደት በሚገባ የተለያዩ መንጃፍቃዶችን ሊሆን ይችላል። እንዲሁም በሚገባ የተለያዩ ሚሽከረከሩ መኪኖች ወይም ደግሞ የተለያዩ የጭነት መኪናዎች ላይ ይችላሉ ወይ እንዲሁም የቤት መኪናዎችን ለማሽከርከር ግዴታ ይሄን ሙያ በሚገባ መልመድ ያስፈልጋልና። በጊዜ ሂደት ይሄን ሙያ ለመልመድ ጉጉት አለኝ ወደፊት እና በጊዜ ሂደት እለምዳለሁ ብዬ አስባለሁ። እና አሁን ላይ መንዳት አልችልም። እና ከጊዜ ሂደት በኋላ ግን በቀላሉ ተምሬው በሚገባ እንደማንኛውም አሽከርካሪ ለማሽከርከር አላማው አለኝ እና በጊዜ ሂደት ለማሽከርከር እፈልጋለሁ። እና እንግዲህ ስለ ተሽከርካሪ ስናይ ብዙ አይነት ነገሮችን ማየት እንችላለን እና የተለያየ መኪኖችን ስንመለከት ለምሳሌ ከባባድ መኪኖችን ስንመለከት በብዙ መንገድ ማየት እንችላለን የሀገር አቋራጭ መኪኖች ይኖራሉ። እንዲሁም ብዙ ጭነትን ተሸክሞ የሚንቀሳቀሱ መኪኖች ይኖራሉና እንግዲህ እነኚህንም ለመንዳት ወይም ደግሞ ማሽከርከር በጣም ጽናትህ ይፈልጋል ወይም ደግሞ ለስራው ትጉ መሆን መሆንን ይፈልጋል። እና ያንን በምናደርግበት ጊዜ ለምሳሌ ሌሊቱን ሙሉ የሚነዳበት ቦታ ይኖራል ከሩቅ ቦታ የተለያዩ ምርቶችን ሊሆን ይችላል። የተለያዩ አዝርቶችን ሊሆን ይችላል እንዲሁ ደግሞ የተለያዩ እቃዎችን ሊሆን ይችላል የተለያዩ ማሽኖችን ሊሆን ይችላል። ብዙ ነገሮችን ከርቀት ቦታ ላይ ከባባድ ሹፌር አሽከርካሪዎች የሚያመጡበት ሂደት አለና እንግዲህ ሌሊቱን ስጓዙ እንግዲህ ጥንቃቄ ይፈልጋል። እንግዲህ ስንመለከት ማሽከርከር እና ከዚህ ከዚህ ጋር ተያይዞ አሪፍ የሚባል እውቀት መያዝ ያስፈልጋል ብዬ አስባለሁ። ማሽከርከር ዙሪያ እንዲሁም ደግሞ ለምሳሌ ስንመለከት ከመኪናውም ዛለፍ ብለን ስናይ ለምሳሌ የተለያዩ ፕሌል ሊሆን ይችላል ወይም ደግሞ በባህር ላይ የሚሄዱ የተለያዩ የተለያዩ ጀልባዎች ወይም ደግሞ የተለያዩ ትላልቅ የሚባሉ መርከቦችን መኪኖችን ጭነው የሚንቀሳቀሱ ከቦታ ቦታ የሚያሻግሩ ወይም ደግሞ የተለያዩ እቃዎችን ኮንቴነሮችን ተጭኖ የሚመጡ መኪኖችም ጀልባዎችም ወይም ደግሞ መርከቦች ይኖራሉ። እና እነኛም እንግዲህ በጥንቃቄ መሽከርከር እንዳለባቸው እንረዳለን እንዲሁም አሽከርካሪውን በሚገባ ስነልቦናዊ ሆነ አእምሮአዊ እውቀቶችን በሚገባ መታገዝ አለበት ብዬ አስባለሁ። እኔም ከዚህ ከዚህ አንፃር ተመልክቼ በሚገባ ከጊዜ በኋላ ሁሉንም ስልጠናዎች ሰልጥኜ ለማሽከርከር ብቁ የሚያደርገኝን ስልጠና ሰልጥኜ በሚገባ ለማሽከርከር እቅዱ አላማው አለኝ እና በጊዜ ሂደት ይሄንንም ማድረግ እችላለሁ። እና እና ማሽከርከርን ስንመለከት በጥንቃቄ የሚፈልግ የሰው ህይወት ይዘን እንደምንቀሳቀሰው መጠን በሚገባ ጥንቃቄ ያስፈልጋል ብዬ አስባለሁ

ስትታመም ከስራ ትቆያለህ የሚል ጥያቄ ነው። እንግዲህ አሪፍ ጥያቄ ነው። እንግዲህ በተለያዩ በህይወት ውጣ ውረዶች ውስጥ ተለያዩ በስራ መስኮች ውስጥ አጋጣሚ ሰው የተለያየ እክል ይገጥመዋል፤ ወይም የተለያየ ህመም ይገጥመዋል፤ እና እንግዲህ እኔ እ- ከስራ እ- በተለያየ እ- መንገድ እ ስራዎችን በምሰራበት ሁኔታ ላይ እያለሁ፤ የተለያዩ ስራዎችን እ- ከመስራት ጋም ተያይዞ እንዲሁም የተለያዩ እ- ሙያዎችን መጨበጥ ጋ እ ተያይዞ ስታመም እ- ከስራ እ የምንቆይበት ወይም ደግሞ የምቀርበት ጊዜ አንዳንድ ጊዜዎች ይፈጠራሉ። አንዳንድ ህመሞች ትንሽ አስቸጋሪ የሚሆኑ ህመሞች ይፈጠራሉ በአጋጣሚና፤ ከዛ ጋር ተያይዞ እ-እ በተለያየ የህመም አይነት ወይም ደግሞ እንደ ህመሙ ብርታት እ ከስራ የምቆይበት እና እንዲሁም ደግሞ ጭራሽ ለተወሰነ ጊዜያት እ- ከስራ የምቀርበት ጊዜ አለና እ ህመሜ ቀለል ያለ እ-ስ- ከሆነ ወይም ደግሞ ቀለል ያለ እ ለስራ የማይከረክረኝ ወይም ደግሞ ወደ ስራ ቦታ ሲሄድ የማይከለክለኝ ከሆነ እ-እ ሰዓት ያን ያህል አላረፍድም፤ ምክንያቱም እንደውም በጊዜ ሄጄ፤ በሰአቱ ሄጄ፤ የተወሰነ ሰርቼ ትንሽ ምጫጫነኝ የሚባባሽብኝ ከሆነ እ አስፈቅጄ ሊሆን ይችላል፤ ወይም ደግሞ እም- ከዛ ቦታ በቃ ይሄን አልቻልኩም ብዬ እ ቤት እመለስበት ጊዜ አለ፤ እንዲሁም ቀደም ብዬ ልመልስ እችላለሁ፤ እንደ ህመሙ ብርታት እንዲሁም ደግሞ እ ያ! ህመም እ- ቀለል ያለ ከሆነ ስራዬን ሙሉ በሙሉ አጠናቅቄ የምመለስበት። እ ሂደት አለና እ- እ፣ ብዙም የመቆየቱ ላይ ብዙም እ- እ ያን ያህል አይደለሁም በፍጥነት እ- በ በተወሰነ መንገድ ህመሙ ካልበረታብኝ በፍጥነት ወደ ስራ ገብቼ እ- የምቆይበት ጊዜ አለና። እንዲሁም ደግሞ ጭራሽ ተመቆየትም አልፌ ጭራሽ የምቀርበትም ጊዜ ይኖራል። እንደ ህመሙ ብርታት ሊሆን ይችላል። አንዳንድ ህመሞች አስቸጋሪ የሚባሉ እ ህመሞች እንደመኖራቸው መጠን ያያ ሲያጋጥመኝ አጋጣሚ ሆኖ ጭረ ላልተወሰነ ጊዜ ከስራ የምቀርበት ጊዜ ሁኔታዎች ይፈጠራሉ፤ እና ያው እንግዲህ የተለያየ እ- ስራዎችንም ስንሰራ የተለያዩ ባልደረቦቻችንም ሲኖሩ አብረን ስንሰራ አጋጣሚ የሚፈጠር ነገር እንደመሆኑ መጠን የተለያዩ ህመም የሚያጋጥማቸው ሰዎች እንዲሁም ጓደኞቼን ሊኖሩ ይችላሉ፤ እና እነሱም እ-በሚቀሩበት ጊዜ እ የተለያዩ እሁ- እነሱ የሚሰሩትን ስራዎች እዚህ በሚገባ የነሱንም የኔንም በሚገባ በመሸፈን እ አሪፍ አድርጊቼ እሰራለሁ፤ እዛ የምሰራበት ቦታ ላይ እና እ እንዲሁም ደግሞ እኔ እንዳልኩት አጋጣሚ ሆኖ በሚያመኝ ጊዜ፤ ጭራሽ በማልሄድበት ጊዜ፤ እነሱ የኔን ቦታ ሸፍነው አሪፍ አድርገጊተው የሚሰሩበት ሂደት አለና እ ይሄማ! በጣም መተባበርን እና መደጋገፍን የሚያሳይ እ- መሆኑን አ ማስረጃ ነው ብዬ አስባለሁ፤ እና ከዚህ ጋር ተያይዞ እ- ብ ብዙ እ- የስራ ባልደረቦቻችን በዚህ አይነት መንገድ እ ነው የምንተጋገዘው ከስራ የምንቀርበት ሁኔታ ሲፈጠር፤ እና እንደዚሁ ህመም ሲያጋጥመን እንዲሁም ደግሞ ህ- ህመም ሲያጋጥም እንግዲህ ለምሳሌ፦ ጓደኛ ህመም ሲያጋጥመው ግ ምኑን እንዳመመው ለመረዳት እንሞክራለን፤ እንዲሁ ደግሞ አስቸጋሪ ከሆነ በፍጥነት ወደ ህክምና ቦታዎች የተለያዩ ክሊኒኮች የሚሄድበት ይዘን የምንሄድበት ሂደት አለ እና እ ከዚህ ከዚህ ጋር ተያይዞ እንግዲህ፤ የጤና ስንመለከት አጋጣሚ ጤናችን ሊታወቅ ይችላል። እንደ አጠቃላይ ስንመለከት እና በትልቅ ድርጊቶች ውስጥ በብዙ መንገድ አጋጣሚ ሆኖ ጤናችንን ይታወካል፤ እና ያ! ሲፈጠር እንግዲህ በፍጥነት ወደ ህክምና ቦታ ሊሆን ይችላል፤ እንዲሁ ደግሞ እኛን ወደ ማገገም ወደ ጤንነት ሊመልስል የሚችሉ ነገሮች ከስራ መቆጠብ ሊሆን ይችላል፤ ወይም ደግሞ እ-በቃ ከቦታ ቦታ መንቀሳቀስ ሊሆን ይችላል፤ አረፍ ብለን ራስን ማዳመጥ ሊሆን ይችላል፤ እና ከዚህ ከዚህ ጋር ተያይዞ እ ራስን ከማዳመጥ ጋር ተያይዞ እንዲሁም የበሽታው አይነትንም ለመለየት፤ እ ከስራ ተቆጥቦም የሚታለፍበት ጊዜ አለና። እንደ አጠቃላይ ያው የማርፈር ነገር ወይም ደግሞ የመቆየት ነገር ብዙም አላዘወትርም እ- ለማለ እወዳለሁ ምክንያቱም የስራ ሂደቱም እ- እንዲፋጠን እ

እሺ ሳንቲም ትቆጥራለህ? ሳንቲም ትቆጥባለህ የሚል ጥያቄ ነው እንግዲህ አሪፍ ጥያቄ ነው። እንግዲህ ሳንቲም ስንመለከት እንግዲህ ብዙ ጠቃሚ ከሚባሉ ወይም ደግሞ መሰረታዊ ከሚባሉ ነገሮች ውስጥ ነው ብዬ አስባለሁ። ምክንያቱም በተለያየ የስራ መስክ እንደ መሰማራታችን መጠን እንደ መሰማራቴ መጠን ብዙ ስራዎችን እሰራለሁና የተለያዩ ስራዎችን ስሰራ የተለያዩ ማገኛቸው ሳንቲሞች ወይም ብሮች ይኖራሉ እና እነሱን በሚገባ እቆጥባለሁ። ወይም ደግሞ በሚገባ አስቀምጣለሁና የምቆጥብበትም ደግሞ ዋዋነኛ ምክንያት ምንድነው? የመጀመሪያው ስንመለከት የምቆጥበው ዋናው እንግዲህ የተለያዩ በህይወት እርከኖች ውስጥ ወይም ደግሞ በህይወት ደረጃዎች ውስጥ የሚመጡ ነገሮች አሉ። ለምሳሌ እኔ አሁን ባለውበት ወጣት እንደመሆኔ መጣን በጊዜ ሂደት በኋላ የተለያየ ነገሮች ይመጣሉ የተለያየ በሚገባ ቢዝነስን የማሳድግበት ሊሆን ይችላል። ወይም ደግሞ የተለያየ ስራዎቼን አሪፍ የሚባል ደረጃ የማሳድግበት ሂደት ይኖራል። እንዲሁ ደግሞ በሆነ ምክንያት የሆነ ችግር እንኳን ቢገጥመኝ ያን የቆጠብኩትን ገንዘብ ለኔ ይደርስልኛል ብዬ አስባለሁ። ምክንያቱም በሚገባ ከቆጠብኩት ዛሬም ነገም ሁሌም ይሆናል። እና ከምቆጠብ ጋር ተያይዞ በሚገባ እቆጥባለሁ ከመቆጠብም አለፍ ብዬ የማደርገው ምንድነው? ብዙ ጊዜ ገንዘብ በማገኝበት ጊዜ ያን ገንዘብ የተወሰነችውን ፐርሰንት ባስቀምጥም በይበልጡን ደግሞ እዛው ስራው ላይ ነው መልሼ የማውለው እና ያ ስራ ራሱን በራሱ እንዲያሳድግ ማድረግ ላይ ነው። የተሰማራሁት እና በሚገባ ስራውን እንዲያድግ ወይም ደግሞ ያ የምሰራው ስራ በሚገባ ውጤታማ እንዲሆን የማገኘውን ገንዘብ የተወሰነችዋን ቆጥቤ ከዛ በመቀጠል ደግሞ ገንዘቡን የማይሆን ነገር አልባሌ ነገር ከማጥፋት ይልቅ የተሻለ መሰርታዊ ከሚባሉ ነገሮች የማወጣው ከዛ በኋላ ያለው የሚኖረኝን ወይም ደግሞ ከዛ የሚተርፈኝን በሚገባ ወደ ቢዝነሱ ወይም ደግሞ ወደ ሰሰራዬ ላይ አውለዋለሁ እና ራሱን በራሱ እንዲያሳድግ ለማድረግ ነው። የምሞክረውና እንዲሁ ደግሞ የመቆጠብም እንግዲህ ዋናኛ ምክንያቱ ከማጥፋት ይልቅ በሚገባ ከቆጠብን ምንድነው በጊዜ ሂደት ለጊዜው ትንሽ ቢመስልም በጊዜ ሂደት በሚገባ እየተጠራቀመ በሚሄድበት ወቅት እያደገ ይሄዳል። አመት አልፎ ሁለት ሶስት አመት ሲሆነው ትንሽ የመሰለችን ሳንቲም ወይም ገንዘብ እያደገ እያደገ ይሄዳል እና ያ ደግሞ ለተለያየ እጅግ ለምሳሌ አጋጣሚ ሆኖ ብንታመም ብታመም ሊሆን ይችላል። ወይም ደግሞ የተለያየ አስፈላጊ የሚባል ነገር ላይ የሚያስፈልገኝ ነገር ቢኖር ያንን ገንዘብ በሚገባ ለመጠቀም እችላለሁ ወይም ደግሞ በሚገባ ከቆጠብኩት አሪፍ በሚባል ሁኔታ ከላዩላይ እጠቀማሁ ማለት ነው። ምክንያቱም ያላስቀመጥኩትን አላገኝም እና በሚገባ ቆጥባለሁ ለማለት ነው። እና እንዲሁም ደግሞ ከመቆጠብ ጋርም ተያይዞ ያን ገንዘብም የተወሰነችውን ማባዛት ራስ በራሱ ያን ገንዘብ ያመጣውን ስራ ላይ የአሪፍ አርግቶ እየጨመሩ ከማጥፋት ይልቅ ወይም ደግሞ አልባሌ ቦታ ላይ ከማዋል ይልቅ የተለያዩ ሱሶችን ሊሆን ይችላል። ደግሞ የተለያዩ መጠጦችን እነሱ ላይ ከማዋል ይልቅ እንዲሁ ደግሞ ለማያስፈልገኝ ነገር የተለያዩ ነገሮች ከማዋል ይልቅ በሚገባ ሊጠቅም የሚችለውን ደግሞ የነገ ህይወት ላይ የነገ ህይወቴ ሊያሻሽል የሚችሉ ነገሮችን ላይ ነው። በሚገባ ሳንቲሜን መዋል የምፈልገው ከመቆጠብ ባሻገር እና እንግዲህ ስንመለከት ስለ ሳንቲም አቆጣጠብ ስንመለከት የተወሰነችውን ከቆጠብኩ የተወሰነውን ደግሞ እዛ ቢዝነስ ላይ ደሞዛ ስራ ላይ አውላለሁ እንዲሁም ደግሞ ተቀረችዋን አስፈላጊ ለሚባሉ ግዴታ ማድረግ አለብኝ ግዴታ የሚባሉ ነገሮችን አደርጋለሁ እና ይሄን በሚመስል ሁኔታ ገንዘብ አያይዝ ላይ አሪፍ ነኝ ብዬ አስባለሁ። ምክንያቱም እያላስቀመጥኩትን አላገኝም እና በሚገባ

እሺ ጥሩ ጥያቄ ነው መዋሸት ትችላለህ? የሚል ጥያቄ ነው? እና እንግዲህ ያው ውሸትን ስንመለከት እንግዲህ ብዙ ውሸቶች ወይም ደግሞ ብዙ የተሳሳቱ ነገሮችን የምንነግርበት ወይም ደግሞ ለተለያየ ሰዎች ልናሳምን የምንችልበት ነገር ይኖራል ውሸት ተጠቅመን ልናሳምን እንችላለን። እና ውሸት እንግዲህ በአጠቃላይ እንደኔ ስመለከት እንግዲህ እኔ ብዙ ውሸት ሳይ ምንም አይነት ውሸትን መጠቀም ሆነ ውሸት መዋሸትም ምንም ደስ አይለኝም። ምክንያቱም ውሸት ያው ከትንሽ ጊዜህ በኋላ እውነታውን ሊያወጣው ስለሚችል እውነቱ ሊታይ ስለሚችል። ከጊዜ ለጊዜው ውሸት ይሁንና ሰውን ቢታለልበትም ከጊዜ በኋላ ደግሞ ያ ሰው ይደርስበታል ብዬ አስባለሁና። ውሸትን ያን ያህል እኔ ጥቅም አለው ብዬ አላስብም። ምክንያቱም ውሸትን ስናየው ብዙ ሊያሳጣን የሚችል ነገር ይኖራል። እና እና ውሸትን ብዙም እኔ ተቀባይነት የለኝም። እና ውሸት እንደ አጠቃላይ ውሸትን እኔ አልዋሽም። ምክንያቱም ያለውን የማየውን ወይም ደግሞ የሰማሁትን ነገር እናገራለሁ ከሞላ ጎደል አጋጣሚ። በስህተት በደንቡ ንቁ ሁኜ ሳላስብ አጋጣሚ ሰዎችን የሆነ ነገር ልሆን እችላለሁ። አጋጣሚ በስህተት እንደዛ አጋጣሚ ሊሆን ይችላል። እንጂ ፈልጌው ወይም ደግሞ ውሸትን አሳድጄ ውሸት ለሰዎች የተሳሳተ ነገር መናገርም ሆነ ለሰዎች የተሳሳተ ነገር መንገር አይምሮየም አይፈቅድልኝም። ወይም ደግሞ ከሰው ባህሪ እየወጣ ነው ብዬ ነው የማስበው። አሁን አሁን ላይ እንደውም ስንመለከት በጣም እውነት የቱ ውሸት የቱ እንደሆነ ራሱ ማወቅ ያልቻልንበት ጊዜ ላይ ደርሰናል። እና በጣም አስቸጋሪ የሚባልበት ጊዜ ላይ ነው። ምክንያቱም በተለያዩ ሚዲያዎች በተለያዩ ሶሻል ሚዲያዎች ስንመለከት ብዙ ስህተቶች ወደ ስህተት የሚመሩ ሰዎች ይኖራሉ። እንዲሁም ደግሞ እንደዚህ እንደዚህ እንጠቀማለን ብለው ብዙ ሰዎችን የሚያታልሉ በውሸት ሰዎች ይኖራሉ። እና ከዚህ ጋርም ተያይዞ ውሸት ብዙ ነገር እንዳያሳጣን ይችላል ብዬ አስባለሁ። ለጊዜው ሊጠቅመን ይችላል ወይም ደግሞ ለጊዜው ሰዎች ለምሳሌ አሳስተን የተለያዩ ገንዘቦችን ልንቀበል እንችላለን። ሰዎችን ዋሽተን ደግሞ የተለያየ ይጠቅማቸዋል ብለን ሰዎችን ለጊዜው የሚጠቅመን ነገር ሊይኖር ይችላል። ከጊዜ በኋላ ደግሞ በብዙ መንገድ እኛ ያን በውሸት የተቀበልነውን ገንዘብ ሊሆን ይችላል ወይም ደግሞ አመኔታ ራሱ የምናጣበት ሂደት አለና። ከጊዜ በኋላ ያ ነገር መልሶ እኛኑ ሊያቃጥለው ወይንም ደግሞ እኛን መልሶ ልክ በሰፈሩት ቁና መሰፈር አይቀርም። እንደሚባለው ለሰዎች በስህተት በነገሩን ነው ልክ ለኛም ደግሞ እንደኛው ከእኛ የተሻለ ውቃት ያለው ከእኛ የተሻለ ውሸት የሚችል ሰው በዛ ሰው እንታለላለን። ወይም ደግሞ በጊዜ ሂደት ያን እነኛ ሰዎች በቀላል ለምሳሌ ገንዘብ ብንመለከት በቀላሉ ሊያገኙ ይችላሉ። እና ያንን ገንዘብ እኛ ዋሽተን ብንቀበል በቀላሉም ዋሽቼ ብቀበል ከጊዜ በኋላ ያ ገንዘብ እኔኑ መልሶ የሚያቃጥለኝ ወይም ደግሞ መልሶ የተለያዩ ስህተቶችን መስራቴን በሚገባ ሊከፍለኝ ይችላል። ምክንያቱም ሰዎችን እንዳሳሳትኩት ሁሉ እኔንም ደግሞ ከኔ የተሻለ አሳሳች ሰው ሊኖር ስለሚችል እንደዛው ልሳሳትበት የሚችልበት መንገድ ይኖራል። እና ጥሩ ነገር መስራት ያው ጥሩ ነገር ይገጥማል በሚለው አምናለሁና። ውሸት መዋሸት ምንም አይነት ጥቅም አለው ብዬ አላስብም። አንዳንዴ ስንመለከት ሰዎች ሲጣሉ ለምሳሌ ሰዎችን ለማስታረቅ ያለ የሌለ ነገር ውሸትም ሆነ እውነትም አንድ ላይ ጨማምረው ያስታርቃሉ። እና ከጊዜ በኋላ ግን ይሄ ነገር እንደዛው አይቀጥልም። እውነታውን እውነቱን አውቆ ውሸቱን ውሸቱን መሆኑን ተረድቶ ቢቀጥሉም መልካሙን ብዬ አስባለሁ። ምክንያቱም ከጊዜ በኋላ ደግሞ መልሰው ሚጣሉበት ነገር ይኖራል። እና ከዚህ ጋር ተያይዞ ውሸት ጥቅም አለው ብዬ አላስብም። ምክንያቱም እንዳልኩት ጥሩ ከሰራን ጥሩ እናገኛለን ስህተትም ከሰራን ያው ስህተት ይጠብቀናል ብዬ ነው የማስበው። ወደ ስህተት እንሄዳለን ብዬ ነው የማስበው። እና ስለዚህ እንደ አጠቃላይ መዋሸት አልችልበትም በአጠቃላይ ምክንያቱም ከሃይማኖቱም ሊሆን ይችላል ከአእምሮም ሊሆን ይችላል የማይፈቅድ ነገር ነው ብዬ አስባለሁ። በኔ በኩል።

እሺ ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? የሚል ጥያቄ ነው እንግዲህ ብዙ አይነት ስራዎችን እንሰራለን በተለያየ መስክ ላይ ተሰማርተንና ብዙ ስራዎችን እንዳልኩት እንሰራለን፤ የተለያዩ ስራዎችን እንሰራለን እና ከዚህ ጋር ተያይዞ፤ እንግዲህ የተለያዩ ስራዎችን ስንሰራ አንሰራም የተለያዩ የስራ ባልደረቦች ይኖራሉ፤ የስራ ባልሞያዎች ይኖራሉ፤ አብረውኝ የሚያግዙኝ ሊሆን ይችላሉ ወይም ደግሞ ከእኛም ከፍ ያለ የስራ የሚሰሩ ሊሆን ይችላል፤ እንደኛውም አይነት የሚሰሩ ስራዎች ስራ የሚሰሩ ይኖራሉ። እና እንዲሁ የተለያዩ የስራ ባልደረባ ይኖረናል፤ እና ከእነሱ ጋር ያለህ ከስራ ባልደርቦችህ ጋር ያለህ ግንኙነት ወይም ደግሞ ጥሩ ግንኙነት አለው ወይ? የሚል ጥያቄ ነው የተነሳልኝ እንግዲህ ጥሩ ግንኙነት አለው የሚለው በሚገባ ጥሩ ግንኙነት አለኝ። ምክንያቱም የተለያዩ ስራዎችን ስንሰራ፤ በሚገባ ነው ለየብቻ ብንሰራውም፤ እዛ አንድ መስሪያ ቤት ውስጥ የተለያየ ስራ መስክ የስራ ክፍፍል ቢኖረንም፤ ወይም ደግሞ የሰለያየ የስራ ድርሻ ቢኖረንም፤ በሚገባ ነው ከስራ ባልደረባዬ ጋር ግንኙነት የምናደርገው፤ ደግሞ የስራ ልዉውጥ ልምድ ልዉውጥ የምናደርገው፤ እና ጥሩ ግንኙነት አለኝ ብዬ አስባለሁ። ምክንያቱም የተለያዩ ስራዎች ሲሰሩ እንግዲህ በብዙ መንገድ ብዙ ሰዎችን ይፈልጋል፤ የተለያየ እንደ የስራው ልዩነት ቢለያይም፤ ብዙ ሰዎችን አብሮ አንድ ላይ አሰባስቦ ስራ የሚሰራበት ሂደት አለ፤ በተለያዩ መስሪያ ቤት ወይ በግልም ሆነ፤ በመንግስት መስሪያ ቤቶች ይኖራሉና እንግዲህ ተገባብቶ በሚገባ ስራውን የመስራት ሀላፊነት ነው የሚሰጥን። ምክንያቱም አንዱ አንዱ ቢሳሳት አንዱ አንዱን ተቻችሎ ከስተቱ እንዲታረም ተደርጎ በሚገባ እንዲሰራ የሚደረግበት ሂደት አለ። እና ይሄንንም ታሳቢ በማድረግ ነው ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ብዬ የማስበው። ምክንያቱም ብዙ ያለመግባባቶች ሲፈጠሩ ምንድነው ስራውም በሚገባ አይሰራም፤ እንዲሁም ደግሞ የሆነ ስህተት እንኳን ቢኖር ኤከሌ ነው ያጠፈው ኤከሌ ነው ያጠፈው በማለት ብዙ ሰዎችም ከስራ ሊፈናቀሉ ይችላሉ። እንዲሁ ደግሞ ያለምግባባት ሲኖር፤ የዛ የድርጅት ባለቤትም ሆነ፤ የዛ የድርጅት የስራ አካሄድ ሙሉ በሙሉ የሚለወጥበት፤ ወይም ደግሞ ኪሳራ የሚገባበት ሂደት ይኖራል። ስለዚህ ከስራ ባልደረበዬ ጋር ጥሩ ግንኙነት አለኝ። ሙሉ በሙሉ በሚባል ደረጃ፤ እንዲሁ ደግሞ የትኛውንም ስራ ስንሰራ፤ እንግዲህ በፍቅር ወይም ደግሞ በመተሳሰብ ሲሆን፤ በጣም ደስ ይላል ለምሳሌ እኔ በሆነ አጋጣሚ አልመች ብሎኝ ብቀር፤ የእኔ ባልደረባ በሚገባ የኔን ቦታ ይሸፍናል፤ እንደዛውም ደግሞ እሱ ቢቀር እኔ በሚገባ ሽፍናለሁ እና ከዚህ ከዚህ ጋር ተያይዞ፤ ጥሩ ግንኙነት ሲኖረን ብዙ ጥቅሞችን እናገኛለን፤ በአጋጣሚው ቤተሰብን ልንጠይቅ፤ ሩቅ ቦታ ልንሄድ እንችላለን፤ ክፍለ ሀገር ልንሄድ እንችላለን፤ ወይም ደግሞ በተለያዩ አጋጣሚዎች ከስራ እንኳን ስንቀር፤ በብዙ መንገድ ተረድቶን፤ ወይም ደግሞ የቀረንበትን ምክንያት በሚገባ ስናስረዳ፤ እነኛም በደንብ የስራ ባልደረቦች ይቀበሉናል፤ እና ከዚህ ከዚህ ጋር ተያይዞ፤ በሚገባ የስራ ባልደረባዎቼ ጋር ጥሩ ግንኙነት አለኝ ብዬ አስባለሁ። አጠቃላይ እንግዲህ ማንኛውንም ስራ ስንሰራ፤ ከሰዎች ጋር ተገብተን፤ ከ አብረናቸው ካሉ ሰዎች ጋር በሰላም ስንሰራ ወይም ደግሞ ተናበን ስንሰራ፤ ትልልቅ እድገቶች ይመጣሉ። አንዱ አንዱ የሰራውን እንዴት ሰራሁ ብሎ ስጠይቅ እንደዚህ እንደዚህ አድርጊቼው ሲለን ያ አሁን ከመግባባት ጋር ተያይዞ ነው እንጂ እንዲህ በቀላሉ ሊነግረን አይችልም። ስንግባባ ጥሩ ልምድ ልውውጥ እናደርጋለን ብዬ አስባለሁ፤ እንዲሁ ደግሞ ጥሩ እውቀቶችን እንሰበስባለን ብዬ አስባለሁ። እንዲሁም ደግሞ ከስራ ባልደረባ ጋር ግንኙነት ስንመለከት፤ እንግዲህ እዛም ከመደረሳችን በፊት ከቤተሰብ የሚጀምር አለ፤ እና ከቤተሰብ ጀምረን ነው እንግዲህ ወደዛ የምንሄደው። ያም ደግሞ ከቤተሰብ ጋር ጥሩ ግንኙነት ስላለኝ፤ በቀላሉ ከሰዎች ጋርም የመግባባት ክህሎቱ አለኝና፤ በሚገባ ከስራ ባልደረቦቼ ጋርም፤ ተገባብቼ ስራዬን በሚገባ እፈጽማለሁ፤ እንዲሁ ደግሞ የተሳሳተኩት ነገር ካለ ይሄን ይሄን ብታደርግ እሄ ጥሩ ነው፤ የሚሉኝ የስራ ባልደረቦቼ አሉና ከስህተትም መማር ትልቅ ነገር ነው ብዬ አስባለሁና። ከስራ ባልደረቦቼ ጋር እንደ አጠቃላይ ጥሩ ግንኙነት እና በሚገባ ተግባብተን እሰራለሁ።

እሺ ስለ ቅርብ ጓደኛ ንገረኝ የሚል ጥያቄ ነው? እንግዲህ አሪፍ ጥያቄ ነው እንግዲህ ጓደኛ ብዙ አይነት ጓደኛ ይኖረናል። ብዙ አይነት የውስጣችንን ነግረው ብዙ አይነት የተለያዩ በስራ ቦታም ሊሆን ይችላል እንዲሁም በአለንበት አካባቢ ሊሆን ይችላል። እንዲሁም ደግሞ በተለያዩ ስራ መስክ የምንገናኝበት ሁኔታ ይኖራል እና የተለያዩ ሰዎች ጋር እንገናኛለን እንዲሁ ደግሞ በጣም የሚያስደስቱን በጣም እኛ ከምናስበው ጋር ልክ እኛ እንደምናስበው የሚያስቡ የተለያዩ ሰዎች ይኖራሉ። እና ለምሳሌ ስለ ስኬት የምናስብ የማስብ ከሆነ እንደዚሁ ልክ እንደኔ የሚያስብ ሰዎች ጋር በጣም መግባባት እወዳለሁ። እንዲሁም ደግሞ በጣም ንግግር ማድረግ ወይም ደግሞ ከዛ ሰው ጋር መግባባት እወዳለሁ እንዲሁም ደግሞ ከዛም አልፎ ጓደኛዬ ባረገው በጣም ደስ ይለኛልና። ጓደኛዬ ማረግ እፈልጋለሁ እንዲህ አይነት ሰው ምክንያቱም ለአንድ አላማ ሲሆን ብዙ ርቀት ይኬዳል ወይም ደግሞ ብዙ ስራዎችን ይሰራል እንዲሁም ደግሞ በመተጋገዝ የተሻለ ደረጃ ላይ ይደረሳል ብዬ አስባለሁና። እንግዲህ ከቅርብ ጓደኛን ስንመለከት ወደ እኔ በሚገባ ስመጣ እንግዲህ የተለያዩ ጓደኞች ቢኖሩኝም በጣም አስፈላጊ እምለው ጓደኛ አለኝና ወይም ደግሞ አሪፍ የሚባል የስራ ባልደረባ ያለበት ሁኔታ አለና ከዛ ጋም ተያይዞ የተለያዩ ስራዎችን ለመስራት ወይም የተለያዩ እውቀቶችን ለመጨበጥ በሚገባ ጥሩ ጓደኛ መያዝ ጥሩ ነው። ብዬ አስባለሁ እና የተለያዩ የሚቸግሩኝን ወይም ደግሞ የተለያዩ ያስቸገሩኝ ነገሮች ለሌላ ማልነግረውን ለሱ በሚገባ ለጓደኛዬ እነግረዋለሁ እና ከዚህ ጋርም ተያይዞ ጥሩ የሚባል የጓደኝነት የመግባባት ሂደት ፈጥሬያለሁ። እና እንዲሁም ደግሞ ለሌላ እንኳን የማልነግረው ለሱ በሚገባ እነግረዋለሁ እና እንዲህ እንዲህ ብታደርግ የተሻለ ነው ይለኛል ወይም ደግሞ ይሄን ይሄንኮ ብታደርግ ጥሩ ነገር ነው ይለኛል እና በሚገባ ማንኛውንም ነገር ሳልደብቀው እነግረዋለሁ። እንዲሁም ደግሞ እሱ የተለያዩ ነገሮችን በሚገባ እስኪ እንዲህ እንዲህ ሆንኩ ለሌላ እንኳን ለውጪ የማይነግረውን ለኔ ይሄን ይሄን ባስተካክል ምን ይመስልሃል ይለኛል? እና ይሄን ይሄን ብታደርግ ጥሩ ነው ወይም ደግሞ ይሄንን የተሻለ ብታደርገው ይሄን ከዚህ ወደዚህ ብታደርገው አሪፍ ነው እለዋለሁ እና ጥሩ የሚባል የጓደኝነት ሂደት አለን ብዬ በሚገባ አምናለሁ። እና ከዚህ ጋርም ተያይዞ እንግዲህ ጓደኝነትን ስናይ በተለያየ ሁኔታ አብሮን የሚቀጥል ለምሳሌ በደስታ ሊሆን ይችላል ወይም ደግሞ በሀዘን ሊሆን ይችላል እንዲሁም በተለያዩ አስቸጋሪ የሚባሉ ጊዜዎች ላይ ደውለን ወይም ደግሞ እንደዚህ ና እስቲ እንደዚህ ሆኛለሁ ስንለው በፍጥነት የሚመጣ እንደመሆኑ መጠን ጓደኛስ ስንል የቅርብ ጓደኛ ስንል እና እንደዚህ እንደመሆኑ መጠን በሚገባ ወደዚህ ናልኝ እንደዚህ እንደዚህ ሆኛለው እንደዚህ ስለው በሚገባ ይመጣልና። እና ጓደኝነት እንዲህ ቀላል ነገር የሚባል ነገር አይደለም ብዬ ነው የማምነው እኔ ምክንያቱም ለጓደኝነት ተብሎ የህይወት መስዋዕትነትም የሚከፈልበት ሂደት አለ እና ትልቅ ነገር ነው ብዬ ነው የማምነው። ምክንያቱም የተለያዩ ስህተቶችን የምናርምበት ለሌላ ሰው የማንነግረው ለጓደኛችን ብቻ የምንነግርበት ሂደት አለና አሪፍ የሚባል ጓደኛ አለኝ ብዬ አስባለሁ። ምክንያቱም እኔም በእሱ ደስታ ጊዜ ሊሆን ይችላል ሀዘን ጊዜ ሊሆን ይችላል ተለያዩ ችግር ሲያጋጥመው ከጎኑ ሆኜ በርታ አይዞህ እያልኩ እየተጋገዝን ሀሪፍ ደረጃ ላይ ደርሰናል ብዬ አስባለሁ። እንደ አጠቃላይ ጓደኛን እንግዲህ በሚገባ ጥሩ የሚባል ጓደኛ አለኝ ብዬ አስባለሁ እንዳልኩትም ለአንድ አሪፍ የሚባል አላማ አንድ ላይ ሲኮን ወይም ደግሞ ለዛ የተሻለ ስራ አብሮ ግንኙነት ሲኖረን በሚገባ ጥሩ ውጤት ላይም ይደረሳል እንዲሁም ደግሞ አንዱ አንዱን አይጎትትም ሁሉም በፍጥነት ስራውን እያቀላጠፈ ይሄዳልና። የተለያዩ ችግር ሲገጥሙ እየተማከሩ እየተግባቡ እንዲሁም ደግሞ ብዙ ለሰዎች የማይነገሩ ግን ለዛ ለጓደኛዬ እየነገርኩ እሱም ለኔ እየነገር አሪፍ የሚባል ግንኙነት አለን ብዬ አምናለሁ። እንዲሁም ለስራችንም ትልቅ አሪፍ የሚባል ውጤት ያመጣልን ያየሁት ከጓደኛም አመራረጤ ጋር አንፃር ነው ብዬ አስባለሁ

እሺ ዜናውን ከየት ታገኛለህ? የሚል ጥያቄ ተነስተኑኛል እንግዲህ ብዙ አይነት ዜናዎች ይኖራሉ በየተለያዩ በሶሻል ሚዲያ ሊሆን ይችላል ወይም ደግሞ በተለያዩ ማህበራዊ ድረገጽ ብዙ አይነት ዜናዎች ይኖራሉ። ብዙ አይነት የተለያዩ መረጃ የሚሰጡ ብዙ መረቦች ይኖራሉና ብዙ አይነት የዜና አውታሮች ይኖራሉ። እንግዲህ ዜና ከየት ታገኛለህ? የሚለው ጥያቄ እንግዲህ በብዙ መንገድ ዜና አገኛለሁ። የተለያዩ ሶሻል ሚዲያዎችን እከታተላለሁ። ወይም ደግሞ የተለያዩ ማህበራዊ ድርግርቆችን እመለከታለሁ። እንዲሁም ደግሞ የተለያዩ የኢንተርኔት የምንለውን እየተጠቀምኩ ብዙ አይነት የተለያዩ ዘገባዎችን አገኛለሁ። ወይም ደግሞ የተለያዩ ትምህርቶችን ሊሆን ይችላል ወይም ደግሞ የተለያዩ ሀገራችን ያለችበትን ሂደት የምመለከትበት በተለያየ ደረጃን የምንሰበስብበት ወይም ደግሞ የምመለከትበት ነው። እንግዲህ ዜና ስንመለከት እንግዲህ ብዙ አይነት ዜናዎች ይኖራሉ። እንደየአደማመጣችን ደግሞ እንደየስማማችን ይለያያል ምክንያቱም ብዙ አይነት ዜናዎች ይኖራሉ። ለእኛ የሚጠቅሙ ዜናዎችን በሚገባ በማስቀረት ለኔ ይጠቅማሉ የምላቸውን በሚገባ እየሰማሁ ለኔ ማይጠቅሙትን ደግሞ እየተውኩ ነው በሚገባ ዜናውን የምከታተለው። ወይም ደግሞ ዜናውን የምሰማው እንዲሁም ደግሞ የተለያዩ ዜናዎችን እንግዲህ ስንመለከት ከእውነታውም የራቀ ዜናዎች ይኖራሉ። እነኚህ እነኚህን ጥንቃቄ አርግተን መከታተል አለብን ብዬ አስባለሁ። እንግዲህ እኔ ዜናውን የምከታተልበት እንዳልኩት ከተለያዩ በየነመረቦች የተለያዩ የዜና አውታሮች ነውና እነኛን የዜና አውታሮች የምጠቀመው እንግዲህ በብዙ አይነት መንገድ ነው። እኔን ይጠቅማሉ የምላቸውን የተለያዩ እውቀት ሊሰጡኝ የሚችሉ መረጃዎች የምሰበስብበት ሂደት አለ ለምሳሌ ዩቲዩብን ስንመለከት አሪፍ የሚባል እውቀት የማገኝበት ነው። የተለያዩ ትላልቅ ሰዎችን የሚያካፍሉበት ነው። እንዲሁም ደግሞ የተለያዩ አዝናኝ ነገሮችን እስከፈለግን ብዙ ብዙ አይነት መንገድ ልናገኝ እንችላለን። የተለያዩ በይነመረቦችን ስንመለከትና እንዲሁም ደግሞ የተለያየ ዌብሳ ስንመለከት በብዙ አይነት መንገድ ዜናዎችን ማግኘት እንችላለን እና እንዲሁም ደግሞ አስቸጋሪ የሚባሉ የዜና አይነቶችም እንዲሁ አሉ። ምክንያቱም ከእውነት የራቀ ወይም ደግሞ ምንም እውነት የሌለው ነገር ውሸት የሆነ የዜና አይነትም እንመለከታለን እና ከእሱ ከእሱም አንፀር ጥንቃ ማድረግ አለብን ብዬ አስባለሁ። እንዲሁም ደግሞ ውሸት የሆኑ የዜና አይነቶች የዜና ብዙ አይነት የሚያስተላልፉ ሰዎች አሁን አሁን ላይ ስለበረከቱ እሱንም ጥንቃቄ አድርገን መጠቀም አለብን ብዬ አስባለሁ እንደኔ እንዲሁም ደግሞ እንግዲህ ዜናን ስንመለከት ብዙ በብዙ መንገድ ዜናን እናያለን ለምሳሌ የተለያዩ በዓላት ሲኖሩ የተለያዩ ጀብድ ሲፈጸም ወይም ደግሞ የተለያዩ ትላልቅ ያለ በድሮ ጊዜ ያለፉ ወይም ደግሞ ከዚህ አለም በሞት የተለዩ ሰዎች ምን አይነት ስራ እንደሰሩ ምን ጎበዝ እንደሆኑ ሀይለኛና ብርታት ያላቸው ጀግና የሆኑ ሰዎችን የሚነሳ እና አሁን ላይ ሆነን የዛሬ ብዙ አመት በመቶ የሚቆጠር አመታትን አሳልፈው ያለፉበትን ያ ጊዜ ላይ ምን አይነት ውጊያ እንዳደረጉ ወይም ደግሞ ምን አይነት ጀብድን እንደፈጠሩ የምናይበት ሂደት አለ። እንግዲህ ዜና ስንመለከት በበዓላት ሊሆን ይችላል ሊገለጥ የሚችለው ወይም ደግሞ በተለያዩ ክብረ በዓላት ጊዜ ይገለጻል ብዬ አስባለሁ እና እንዲሁም የተለያየ እውቀትን ምናገኝበት ወይም ደግሞ የተለያየ የሀገራችንን የሀገራችን በድሮ ጊዜ ነበሩ ሰዎች ምን ያህል ሀይለኛ እንደሆኑ አሁን ላይም ብርታት እንደሚሆኑን ታሪክን መለስ ብለን የምናይበት ሂደት አንዱ በዜና ይገለጻል እና ከዚህም አንፃር እንግዲህ ዜናን የተለያዩ የሀገራችንን ሁኔታዎች ምንመለከትበት ሂደት አለ ቀደሙ ብሎ የነበረውን በዜና አማካኝነት በቀላሉ ይወጣልና በሚገባ ከአሁን በፊት እንደዚህ ነበር እንዴ የሚያሰኝ ጀብድን የምናይበት ሂደት ስላለ ይሄም አሪፍ የሚባል እውቀትን የምንሰበስብበትና ያለፈውን ታሪክ በሚገባ የምንተነትንበትና የምናውቅ

እሺ ጥሩ እንግዲህ በአንድ ጊዜ ብዙ ስራዎችን ታስተናግዳለህ የሚል ጥያቄ ተነስቶልኛል አሪፍ ጥያቄ ነው። እንግዲህ እንግዲህ በአንድ ጊዜ ብዙ ስራዎችን እንግዲህ ይሄ የምናስተናግድበት ወይም ደግሞ የምንሰራበት ሂደት አንዱ እውቀት ወይም ደግሞ አንዱ ልምድ ነው ብዬ አስባለሁ ምክንያቱም የተለያዩ ስራዎችን ለመስራት ብዙ ሰዓት መፍጀት ብቻ ሳይሆን ብዙ የተለያዩ የሰው ሀይልም ጉል በሙሉ መጠቀም ብቻ ሳይሆን እንዴት አድርግቼ መስራት አለብኝ የሚለውንም እንዲሁ ከግንዛቤ መክተቴ ግድ ነው ብዬ አስባለሁ። እኔ ምክንያቱም የተለያዩ ስራዎችን ስንሰራ እንግዲህ ብዙ ሰዓት እዛ ላይ መፍጀታችን ብቻ ሳይሆን የምናገኘውም ውጤት ምን ያህል ነው የሚለውንም በሚገባ መገንዘብና መረዳት ይኖርብናል ብዬ አስባለሁ። እንግዲህ እኔ በአንድ ጊዜ ብዙ ስራዎችን መስራት ወይም ደግሞ በተገቢው ሁኔታ የማከናውንበት ሂደት በብዙ አይነት መንገድ ነው። እንደውም ከዚህ ጋር ተያይዞ እኔ አሪፍ ተስጦ አለኝ ብዬ ማስበው እንዲሁ የተለያየ የስራ ሂደት በአንድ ጊዜ ማከናወን ወይም ደግሞ ብዙ ስራዎችን በፍጥነት ማከናወን። አንዱ ተግባሪ ነው ምክንያቱ ከተለያዩ የስራ አይነቶችን በምሰራበት ጊዜ ወይም ደግሞ በማከናውንበት ጊዜ ብዙ ስራዎችን የምረዳበት ወይም ደግሞ እነኛ ስራዎችን ምን ያህል ውጤት ሊያመጡ እንደሚችሉ ቅድሚያ ነው በሚገባ የማስብበት እና የትኛውንም ስራ ስጀምር በሚገባ ጀምሬ በሚገባ መጨረስን በጣም እወዳለሁ። ካልጨረስኩ መተኛት ራሱ ብዙ ደስ አይለኝም። እና በሚገባ የሚጨርስበት አላማ አለኝ ነው ወይም ደግሞ በጣም ለመጨረስ አንድ ስራ ጀምሬ የተለያዩ ስራዎችንም እንዲሁ አጋንድ ላይ አገናኝ ስሰራ በብዙ መንገድ በፍጥነት ለመጨረስ በጣም ጉጉት ወይም ድቦ በጣም አላማው ስላለኝ የሚገባ ስራዎቼን አከናውናለሁ እንዲሁ ደግሞ የተለያዩ አስቸጋሪ የሚባሉ የስራ ሂደቶችም አንዳንዴ ሊደራረቡ ይችላሉ። እና እነኛን የማስተናግድበትም የራሴ የምለው የሙያ ጥበብ አካብቻለሁ እንደራሴ ሳስበው ምክንያቱም እነኛን አስቸጋሪ የሚባሉ ስራዎችን ሁለቱንም ወይም ደግሞ ከሁለት በላይም ከሆኑ አመራርርና የትኛው የተሻለ ውጤት ያመጣል የሚለው የትኛው በፍጥነት መሰራት አለበት የትኛው ቆይቶ መሰራት አለበት የሚለውን በሚገባ በደንብ አጤንና በደንብ እመለከትና በፍጥነት መሰራት ያለበት ሊበላሽ የሚችለው ደግሞ ሊጓተት የሚችል ሊሆን ይችላል። ቢዝነስ ወደ አሉ ያስብል የሚችል ሂደት ካለው በፍጥነት መቅደም ያለበትን አስቀድሜ ከዛም መቅረት ያለበትን ደግሞ አስቀራለሁ ወይም ደግሞ የተለያየ ቦታ ላይ ከእኔ ውጪ ያሉ ሰዎችንም አመቻችና እነኛ ሰው ወይ ያንን አንደኛውን ስራ በሚገባ እንዲሰሩ አደረግና እኔም ባለውበት ቦታ ላይ አሪፍ አድርጌ እሰራለሁ። ግዴታ ሁለቱም መሰራት ካለበት ይሄንን የማደርግበት ሙያ ጥበብ አለኝ። እና ከዚህ ጋር ተያይዞ እንግዲህ የትኛውም ስራ ሲደራረብ የትኛውም እድም አለበት በፍጥነት መሰረት ያለበት የትኛው ነው የሚለውን በሚገባ ማየት የግድ ነው ብዬ አስባለሁ። እንደኔ እና እንዲሁ ደግሞ የስራው አይነት ከማየትም ጋር ተያይዞ በብዙ መንገድ ስናይ የስራውን ምንነትም መረዳት አለብን ያለ የተሰማራንበትንም የሙያ ሂደት እሱም ደግሞ በሚገባ ማየት አለብን ብዬ አስባለሁ። ምክንያቱም ያንን ስራ አይነት የስራ ዘርፍ ስንመለከት አንዳንድ አስቸጋሪ የሚባሉ በፍጥነት ሁሉን ካልተሰሩ ሁሉም በአንድ ላይ የሚሄዱበት እንደ ሰንሰለት የተያያዙ ስራዎች ይኖራሉ እና እኛ ደግሞ በፍጥነት ካልተሰሩ አንዱ አንዱ ሲቀር አንዱ አላንዱ የማይመቻችበት ወይም ደግሞ የማይሄድበት ሁኔታ አለና ከዚህም አንፃር የምንሰራውን ስራ ከገንዘቤ መክተት አለብን ብዬ አስባለሁ። እንደኔ እና እንደ አጠቃላይ እንግዲህ ብዙ ስራዎች ሲመጡ በፍጥነት ለማከናወን እፈልጋለሁ የትኛው እሞክራለሁ የትኛው ይፈጥናል ወይም ደግሞ የትኛው በፍጥነት መስራት አለበት የትኛው ወደኋላ መቅረት አለበት የሚለውንም አመዛዝኜ ሁሉም በአንድ ላይ ግዴታ መሄድ አለበት የሚለውንም እሳቤ ካየው ወይም ደግሞ ግዴታ መሆን ካለበት የተለያዩ ሰዎችን አመቻችቸ ያን ስራ እንዲያከናውኑ አደርጋለሁ። ከጥቅሙም አንፃር አይቼ ወይም ደግሞ የሚያገኘውን ውጤት አይቼ ከዚህ ጋር ተያይዞ ነው እንግዲህ የተለያዩ ስራዎችን በአንድ ላይ ማስከደው እኔ ካለኝ ልምድ አንፃር ይሄን ይመስላል።

እሺ ከልጅነትህ የምትዘከረው ነገር አለ የሚል ጥያቄ ተነስቷል እንግዲህ አሪፍ ጥያቄ ነው? እንግዲህ ከልጅነቴ ጀምሮ የምዘከርበት በተወሰነ መንገድ አለ። ያው ሙሉ በሙሉ ጠንካራ ማንነት ባይሆንም በተወሰነ መንገድ አለ። እንግዲህ እሱንም ለመግለጽ ያህል እንግዲህ ብዙ አይነት የልጅነት እድገት ይኖራል የልጅነት አስተዳደግ ይኖራል። እና እንደየ አለንበት ማህበረሰብ ወይም ደግሞ እንደ ኖርንበት አካባቢ የተለያየ አስተዳደግ ሂደት ይኖራልና እንዲሁም ደግሞ የተለያየ ማህበረሰብ ጋር ካሉ ማህበረሰቦች ጋር ስንኖር ብዙ አይነት የአስተዳደግ ሂደቶች ይኖራሉ። እና ብዙ የምናያቸው ነገሮች ይኖራሉ። እና ከዚህጋም ተያይዞ እንግዲህ ብዙ መመልከት እንችላለን። እንግዲህ እኔ በልጅነቴ የምዘከርበት ብዙ ነገር ምንድነው? የመጀመሪያው እንግዲህ በጣም ፈጣን ነኝ ወይም ደግሞ በጣም ለሆነ ነገር በጣም ጉጉት አለኝ ወይም ደግሞ ለማወቅ በጣም ፈጣን የሚባል ልጅ ነበርኩኝ። እንደዛውም ደግሞ የተለያዩ ስራዎችን ስሰራ በሚገባ እሰራለሁ ወይም ደግሞ በሚገባ አከናውናለሁና። እንዲሁም ደግሞ ያንን የምሰራውን ስራ ጥሩ በሚባል ሁኔታ ወይም ደግሞ ድካም ድካም በሌለበት ሁኔታ ወይም ደግሞ ድካም በጣም ሰዎች ሲመለከቱኝ አንተ ልጅ አይደክምህም ወይ እንዴት ነው እስኪ አረፍ በል ይሉኛል? እኔ ግን ምንም አይነት ድካም የለብኝም። እና ከዚህም አንፃር ኧረስ ይሄ ልጅ በጣም ሀይለኛ ልጅ ነው። ድካም የሚባል ነገር እንኳን አያውቀውም መስራት መስራት ብቻ ነው ይላሉ። በልጅነቴ እና እንዲሁም ደግሞ ከዚህም ዘለል ሲል ኳስ እጫወታለሁ በጣም ኳስ እጫወታለሁ። በልጅነቴና በጣም የመጫወት ክህሎቴ በጣም ሰፋ ያለና ጠልቅ ያለ ነው እና ጎበዝ ነኝ በጨዋታ ላይ ነበር። በልጅነቴና ከዚህ ጋር ተያይዞ ይሄ ልጅ በጣም ጎበዝ ነው ጨዋታ ላይ እያሉ በጣም ብዙ ሰዎች ሲመለከቱት ጨዋታ ሜዳ ላይ በጣም ይገርማቸዋል በዚህ በልጅነቱ የዚህን ያህል ክህሎት እንዴት አዳበረ የሚለው ለሰዎች በጣም ጥያቄ ነውና በጣም ይገረማሉ። የተለያዩ ጨዋታዎች ሲኖሩ በቃ ይሄ ልጅ ካለበት ያሸንፋሉ ይህ ቡድን የሚለውን ውሳኔ ይወስናሉ። ሰዎች እና ከዚህ ጋርም ተያይዞ እንግዲህ ብዙ የጨዋታ ክህሎቶችን በልጅነቴ በጣም አሪፍ በሚባል ሁኔታ የጫወታ ክህሎት እችላለሁና እንዲሁም ደግሞ በጣም አሪፍ በሚባል ጎል የማስገባት ጥበብ አለኝና በልጅነቴ ከዛም ከፍጥነቴም አንፃር ተያይዞ በጣም ሰዎች ይገረማሉ። እረ ይሄ ልጅ እንዴት ነው ቆይ በዚሁ ከቀጠለ በጣም ሀይለኛ ተጫዋች ነው የሚሆነው እያሉ። በጣም ብዙ ጊዜ ያነሱኛል በጣም ብዙ ጊዜ ጫውታ ካለ ይሄንን ልጅማ ማየት አለብን ብለው ከብዙ ከርቀት ቦታ ራሱ እየመጡ የሚመለከቱበት ሂደት አለና። በልጅነቴ የሚባል የልጅነት ጊዜ አሳልፌያለሁ በብዙ መንገድ ስንመለከት እንዲሁም ደግሞ የተለያዩ የጨዋታ አይነቶችንም ስጫወት ብዙ ጊዜ የማሸነፍ እንጂ የመሸነፍ አላማም የለኝም። እንደዛውም ደግሞ የማሸነፍ ነው ብዙ ጊዜ ውጤት ሲታይ ብዙ ጊዜ የመሸነፍ ሳይሆን የማሸነፍ ብቻ ነው መሆን እና በጣም ሰዎች ይገርማል ይገርማቸዋል በተለያየ ጨዋታ ላይ አሪፍ የሚባል ውጤት ሳስመዘገብ ወይም ደግሞ አሪፍ የሚባል ታክሎትን ሳሳይ በጣም ይገርማሉና። በጣም ሰዎች የሚደነቁበት ሂደት አለ ብዬ በሚገባ በልኝነቴ አይቻለሁ ወይም ደግሞ ተረድቻለሁ። እና እንዲሁም ደግሞ የተለያዩ የሰዎች የማነቃቃት ወይም ደግሞ የማበረታታት ሂደትን በጣም በልጅነቴ የተሻለ ፈጣን እንደሆነ የተሻለ ሙያዊ ጥበብን እንድላበስ ያደረገኝ እንግዲህ ሰዎች በርታ ጎበዝ እንዴት በዚህ እድሜው የሚል እሳቤ ሲሉ በጣም እኔ የገረመኝ ከዚህ የተሻለ ቆይ መጫወት አለብኝ ወይም ደግሞ ከዚህ የተሻለ ማዝናናት አለብኝ ሰዎችን ብዬ በጣም አሪፍ በሚባል ሁኔታ እንደዛውም ክህሎቴ እየጨመረ እየጨመረ የሄደበት ሂደት አለ። እና አንዱም ይሄ ከዚህ ጋር ተያይዞ ይመስለኛል እና የሰዎችን ማበረታታት ትልቅ ድርሻ እንዳለውም በጣም ተገንዝቤያለሁ። ምክንያቱም ከልጅነት አካባቢ የት ትችላለህ የሚል ነው እንጂ እንደዚህ በርታ እንደዚህ እንደዚህ የሚል ሰው ብዙም የለምና። ይሄንን ሳይ እኔ ደግሞ በጣም በልጅነቴ በጣም ፈጣን የሚባል ውይም ደግሞ በጣም ሰዎች የሚገርሙብኝ ነበርኩና እንደዛውም ደግሞ ሰዎች ጎበዝ እንደዚህ ሲሉኝ እኔ የተሻለ አሁንም የተሻለ የሚለውን እሳቤ ይዤ በሚገባ የተለያዩ ጨዋታዎችንም ሆነ የተለያዩ።

እሺ ልብስ በእጅ ታጥባለህ የሚል ጥያቄ ተነስቶልኛል እንግዲህ ልብስ ብዙ ጊዜ በተለያየ መንገድ እናጥባለን ወይም ደግሞ በተለያየ ሂደት ልብሳችንን እናጸዳለን እና በብዙ መንገድ የማጽዳት የማፅጃ ማሽኖች ሊኖሩ ይችላሉ ወይም ደግሞ የተለያዩ በእጃችን እንድናፀዳ የምንችልበት ሂደት አለ። እንግዲህ ልብስ እኔ ቀጥታ የማጸዳው በኖርማል በእጄ ነው። ልብስ በእጅ ታጥባለህ የሚል ጥያቄው እንግዲህ አዎ በትክክል በእጄ ነው የማጥበው። የማጥበበትም እንግዲህ ምክንያት ዋናው በተለያየ ሁኔታ ወይም ደግሞ የተለያዩ በስራ መብቀሳቀስበት ጊዜ የተለያዩ ልብሶች የመመስበት ጊዜ እነኛ ልብሶች በሚያልፉበት ጊዜ በቀላሉ ቀለል አርግቼ እኔ በራሴ በእጄ አጥባለሁ። እና በሚገባ በእጄ አጥባለሁ ብዙም ስላልሆኑ እንደ መዝናኛ ነው የምጠቀማቸው እነኛን ልብሶች ምክንያቱም የተለያዩ በርካታ የሚባሉ ልብሶች ስላልሆኑ ትንሽዬ ስለሆኑ በሚገባ እነሱ ቀስ እያልኩ ዘና እያልኩ የተለያዩ ሊጠቅሙኝ የሚችሉ ነገሮችን እያዳመጥኩ በሚገባ ሳይታወቀኝ አጥባቸዋለሁ። እነኛን ልብሶች እና እንዲሁም ደግሞ አሁን አሁን ላይ ቴክኖሎጂ በደረሰበት ሁኔታ ላይ እንግዲህ ልብስ በቀላሉ የሚታጠብበት የተለያዩ የማሽን አይነቶች አሉና እነሱን ደግሞ ቢገባ የሚታጠቡበት ሂደት አለ። ለምሳሌ ላውንደሪን ስናይ እንግዲህ በቀላሉ የሚታጠብበት ሂደት አለ እና እዛ ልብሳችንን በቀላሉ ከቶ በሚገባ የሚታጠብበት እና እንዲሁም ደግሞ በቀላሉ እዛው ሊደርቅ የሚችልበትም ሲስተም አለውና። እንግዲህ ይሄንን ስንመለከት እንግዲህ አንዱ የስልጣኔም ሂደትም እንዲሁም ደግሞ የተለያየ ያለንበትን የቴክኖሎጂ ሂደትም አንድ ላይ ተያይዞ የምንመለከትበት ነው ብዬ አስባለሁ። እና ያው እኔም በጊዜ ሂደት የተለያዩ ቤተሰብ ሲበዛ ወይም ደግሞ በርካታ ልብሶች በሚኖሩ ጊዜ በቀላሉ በዛ በማሽን ለማጠብ ይቻላል። ወይም ደግሞ በቀላሉ አጥባለሁ እና አሁን አሁን ላይ ግን ባለሁበት ሁኔታ በቀላሉ ብዙ ጊዜ ስለማይፈጅ ወይም ደግሞ ጊዜዬን ያን ያህል ስለማይበላ በቀላሉ በጥቂት ደቂቃዎች ውስጥ ጨርሳለሁና። ቀስ እያልኩ በቀላሉ በእጄ አጥባለሁ እና በብዙ መንገድ እንመለከታለን እንዲሁም ደግሞ አንዳንድ ጊዜ ላይ ወንዝ አካባቢ ላይ በቀላሉ የተለያዩ ድንጋዮች ላይም የሚታጠብበት ሂደት አለ። እና እሱም አንድ ከተፈጥሮ ጋር አብሮ ቁጭ ብሎ በጣም ደስ በሚል ሁኔታ የተፈጥሮን ውሃ በቀላሉ እንትን እያልን እየተመለከትን የድንጋዩን አቀማመጥም ሊሆን ይችላል። የተለያዩ ነገሮችን እያየን በቀላሉ እናጥባለን እና ግን ያው በቀላሉ የምናጥብበት ሂደትም እንደዛው በማሽኑ በቀላሉ ማጠብ እንችላለን። እንዲሁም ደግሞ በቤታችን ትንሽዬ ልብስ ከሆነ ልክ እኔ እንደማደርገው በቀላሉ ማጠብ ይቻላል በሳፋዎች እናስቀምጥና በሳፋ በቀላሉ ማጠብ እንችላለን ብዬ አስባለሁና በቀላሉ ልብሳችንን ማጽዳት እንችላለን ብዬ አስባለሁ። እኔ ይሄ አሁን ላይ እንደዛ ነው የማደርገው። እና ከጊዜ ሂደት በኋላ ግን የተለያዩ የስራ መደራረቦችም በሚኖሩት ጊዜ በጊዜ ሂደት ወደ ማሽኑም የምሄድበት ሁኔታ ሊፈጠር ይችላል። አንዳንዴ ጊዜ ላይ ምክንያቱም በጣም ከጠዋት እስከ ማታ ሊሆን ይችላል እንደዛው ምሽትም የተለያዩ ስራዎችን በሚበዛብኝ ጊዜ ከዛ ከዛ አንፃር እንዲሁ ደግሞ ከጊዜ የመቆጠብ አንፃር በማሽኑ መታጠቡ በጣም ጥሩ ነው። እና ያው እኔ በተወሰነ መንገድ ጊዜ በተወሰነች ጊዜ ልትኖረኝ ስለምትችል ያቺን ጊዜ ተጠቅሜ ነው በቀላሉ በእጄ የማጥበው። እንዲሁ ደግሞ አሪፍ አርግቼ የተሻለ ያስተጣጠብ እንደዛው እየተማርኩበት በእጄ በሚገባ አጥባለሁ። እና ይሄንንም ለማድረግ ደግሞ የተወሰነ ልምድም ወይም ደግሞ ክህሎትም ያስፈልጋል ማንኛውም ነገር እንዲሁ በአንዴ ተነስቶ ሊሰራ አይችልምና። እኔም ከዛ አንፃር ነው እንግዲህ በእጄ ቀለል አርግቼ ለማጠብ የፈለኩት ምክንያቱም ትንሿን በቀላሉ ለምደህ ከጊዜ በኋላ ደግሞ በጣም ስራ ሲደራረብ ሊሆን ይችላል። ወይ ደግሞ ከዛም አልፎ በብዙ መንገድ የስራ አለም ብዙ አይነት ነውና ስራው እየተደራረበ ሲመጣ እንዲሁም ወደ ማሽን የሚሄድበት የላውንደሪ ማጠቢያዎች ጋር የሚሄድበት ሁኔታ ይኖራል።

እሺ ወደ ስራ ምን ልብስ ትለብሳለህ የሚል ጥያቄ ነው? እንግዲህ ወደ ስራ ስሄድ ብዙ አይነት ልብሶችን የምለብስበት ሁኔታ አለ። እና ብዙ አይነት ልብሶች የሚለበሱበትን የተለያየ ከማህበረሰባችንም ስንመለከት ብዙ አይነት የልብስ አይነቶችን ይለብሳሉ። እንግዲህ እኔም የምለብሰው የተለያዩ ልብሶችን እንለብሳለው ምክንያቱም ወደ ስራ በምንወጣበት ጊዜ በተቻለ መጠን ጽዳታችንን ጠብቀን መውጣት ግድ ይለናልና በሚገባ ጽዳቴን ጠብቄ ለመውጣት እሞክራለሁ። እንዲሁም ካለሁበትም የስራ ሁኔታ አንፃር አሪፍ ልብስን ያማረጥኩን ነው የምለብሰው። እንዲሁ ደግሞ ልብስን እንግዲህ የምንለብሰውን ልብስ ስንመለከት ካለንበትም ቦታ አንፃር የግድ ማየት ይኖርብናል ብዬ አስባለሁ። ምክንያቱም ለምሳሌ ሞቃታማ ቦታን ስናይ ትንሽ አስቸጋሪ የሚባል የአየር ንብረት ነው። በጣም ሙቀት ሲኖርና እንዲሁም ደግሞ በጣም ቅዝቃዜ ያለበት ቦታ ላይ ስንኖር ደግሞ እንዲሁም የምንለብሰውን ልብስ የተለያየ ልብስ ነው እነኛ ሁለት ቦታዎች ላይ ስንኖር የተለያየ ልብስ እንለብሳለን። እንግዲህ ያ አለሁበት ሁኔታ አንፃር ልክ እኔ ያለው ግን ያለሁበት መካከለኛ የሚባል የአየር ንብረት ነው። እና በቀላሉ ለምሳሌ ወፈር ያለ ልብስም ስለብስ ለብሼው መቆየት እችላለሁ። ያን ያህል ሙቀቱ ከባድ የሚባል አይሆንም እንዲሁም ደግሞ ቀለል ያለ ልብስም ስለብስ ቅዝቃዜው ያን ያህል አስቸጋሪ የሚባል አይደለም። እና አሪፍ ለመልበስ የሚመች የአየር ሁኔታ የአየር ያሉበትን የአየር ሁኔታ አሪፍ የሚባል ነው። እንዲሁም ደግሞ ጥሩ የሚባል የፈለግነውን አይነት ልብስ ለመልበስ የሚረዳ የአየር ንብረት አለ። እንዲሁም ደግሞ አሁን ለምሳሌ በጣም ቀዝቃዛማ ቦታዎችን ብናይ በጣም ልብሶችን ግድ መደራረብ አለብን አንዱ በአንዱ ላይ ለብሰህ ጃኬት በጃኬት ላይ ግዴታ መደረብ ይኖርብናል ምክንያቱም ብርዱ አስቸጋሪ ይሆናል። እና ያንን ልብስ ተሸክመን ራሱ የተለያዩ ስራዎችን ለመስራት አስቸጋሪ የሚሆንበት ሁኔታ አለና ይሄም አንዱ ከአየር ሁኔታ ጋርም ተያይዞ ልብስን የምንለብሰውን ልብስ በሚገባ እንድንመርጥም ያስገድናል። እና እንዲሁ ደግሞ ሞቃታማ ቦታን አሁን ስንመለከት በቀላሉ ቀለል ያሉ ልብሶችን ቲሸርቶችን እንዲሆን ይችላል ወይም ደግሞ እንዲቀለል ያሉ ንፋስ ሊያስገቡ የሚችሉ ልብሶችን በቀላሉ የመልበስ ግዴታ አለብን። ምክንያቱም ለምሳሌ አሁን በጣም ሞቃት ያለበት ቦታ ላይ ሱፍ ለብሰን አሁን ወደ ስራ ቦታ ብንሄድ በጣም አሸጋሪ ነው የሚሆነው ምክንያቱም ሙቀቱ ቅልጥልጥ ነው የሚያደርገን ወይም ደግሞ ላብላብ ሊያደረገን ስለሚችል የተለያዩ ጥረኖችንም እናስተናግድ እንችላለን። ምክንያቱም የተለያዩ የላብ አይነቶችን አንትን ሲሉ ብዙ አይነት የጥረን አይነት ሊመጣ ስለሚችል ከዛ ከዛም አንፃር ተያይዞ የትኛውንም ልብስ ስንለብስ ወደ ስራ ስንወጣ የምንለብሰውን ልብስ ስንመለከት በሚገባ ይኖርብናል ብዬ አስባለሁ። አንደኛ ከአየር ንብረቱ ጋር በደንቡ ማነፃፀር አለብን እንዲሁም ደግሞ ለእኛም ተስማሚ የሚሆነውን ልብስ ማየት አለብን ብዬ አስባለሁ። ከዚህም በመቀጠል ደግሞ ያለንበትም የስራ ዘርፍ እሱንም አንድ ላይ ተያይዞ በሚገባ እሱንም መመልከት ይኖርብናል ብዬ አስባለሁ ምክንያቱም ለምሳሌ አሁን ባንክ ላይ የሚሰራ ሰው ግዴታ ያው ሱፍ ለብሶ መሄድ ይኖርበታል። እና ከዚህ ጋርም ተያይዞ ያለንበትንም ሁኔታ ወይም ደግሞ ያለንበትንም የስራ ዘርፍ እሱንም ታሳቢ አድርገን ነው የምትለያዩ ልብሶችን መልበስ ያለብን ብዬ አስባለሁ። ከዚህ ጋር ተያይዞ ደግሞ የምንለብሳቸው ልብሶች ራሱ ከማህበረሰቡ ጋር አብሮ ይሄዳል ወይ የሚለውንም በሚገባ መርዳት አለብን አንድ አንድ ግለሰብ ወይም ደግሞ እንዳሉ ካሉት ማህበረሰቦች ጋር ከማህበረሰብ ጋር እንደመኖራችን መጠን ያንን የማህበረሰብ ወግ ባህል መጠበቅ ይኖርብናል። እና የምንለብሰውን ልብስ አስቸጋሪ የሚባል ከአለው ከማህበረሰቡ ወጣ ያለም ሳይሆን አሪፍ በሚባል ሁኔታ ማህበረሰቡን ሊወደው የሚችለው ደግሞ በሚገባ ስርዓት ያለው አለባበስ ለብሰን መውጣት አለብን ብዬ አስባለሁ። በኔ በኩል እንደ አጠቃላይ እንግዲህ ያው ወደ ስራ ስትወጣ የምትለብሰው ልብስ የሚለው ጥያቄ አሪፍ አድርጊቼ የተሻለ ልብስ የሚለውን እለብሳለሁ ከአየር ንብረቱ ጋርም ተያይዞ ነው የምለብሰው። እና ጥሩ ወይ የሚባል አለባበስን አድርጊቼ ወደ

እሺ ጥሩ እጅ መጨባበጥ ትወዳለህ የሚል ጥያቄ ተነስቷል። እንግዲህ አሪፍ ጥያቄ ነው። እንግዲህ የተለያዩ ሰዎችን እናገኛለን ወይም ደግሞ የተለያዩ የስራ ባለደረቦቻችን ጋር ስንገናኝ ብዙ አይነት ሂደቶች ብዙ አይነት የሰላምታ እውነቶችን እናደርጋለን። እና ስንገናኝ እንዲሁም ደግሞ ብዙ አይነት ለምሳሌ በመንገድ ስንሄድ ሊሆን ይችላል ወይም ደግሞ ከቦታ ቦታ ስንንቀሳቀስ እንገናኛለን። ከሰዎች ጋር እና እንግዲህ እጅ መጨባበት ትወዳለህ የሚለው ጥያቄ በሚገባ ደስ ይለኛል። እና ከሰዎች ጋር መጨባበጥ ደስ ይለኛል። እንዲሁም ደግሞ በሚጨባበጥበት ጊዜ የተለያዩ ሰላምታዎችን እንደምንገልጽበት ይታወቃልና በምንጨባበትበት ጊዜ እና የተለያዩ ሰላምታዎችን ስንሰጣት እንዲሁም ደግሞ በተለያየ ስራ መስክ ተራርቀን ከወዳጅ ዘመድ ጋር ሊሆን ይችላል ስንገናኝ በሚገባ እጨባበጣለሁ። እና አሪፍ የሚባል የተለያዩ የምናወራቸው ወይም ደግሞ ልንግባባ የምንችልባቸው ነገሮች በቅድሚያ እንግዲህ በመጨባበጥ ማንኛውም ሰው ጀምሮ ነው። እና የተለያዩ ነገሮችን የሚያወራው ወይም ደግሞ የሚነጋገረው። እንግዲህ መጨባበጥን ስናይ በብዙ መንገድ ማየት እንችላለን። መጨባበጥ እንግዲህ ስናይ ለምሳሌ እኔ አሁን ከተመለከትኩት ነገር ወይም ደግሞ እኔ ከማደርገው አንፃር ከሰውዬ ጋር ስትጨባበጥ እጄ ራሱ ጠንከር ብሎ ይጨባበጣልና አንድ የራስ አቅም እንዳለ የሚታይበት ሂደት አለ። ወይም ደግሞ የራስ ጥንካሬ እንዳለ የሚታይበት ሂደት አለ። ሰውዬ ጋር የምን በምናደርገው ንግግር ሊሆን ይችላል ወይም ደግሞ የተለያዩ የስራ ሁኔታዎችን ልንጠያየቅ እንችላለን። ወይም ደግሞ ስራ እንዴት እየሄደ እንደሆነ በሚገባ የምንመካከርበት ወይም ደግሞ የምንጠያየቅበት ሂደት አለና። ያንን ለማድረግ ቅድሚያ ስንገናኝ ቢግ በሚገባ እንጨባበጣለን እንዲሁም ከመጨባበጥም በኋላ በትከሻም ይገናኝበት ሂደት ይኖራል። ምክንያቱም ካለው ከማህበረሰባችን ከአኗኗር ሁኔታ ወይም ደግሞ ከጥንት ከጠዋት የመጣ የሰላምታ አይነት እንደመሆኑ መጠን እንግዲህ በሚገባ ያንን ተግባራዊ አደርጋለሁ ማለት ነው። ምክንያቱም ከብዙ ብዙ አመታት በፊት የመጣ እንደመሆኑ መጠን እንዲሁም ደግሞ ብዙ ሰዎች በተለያየ መንገድ የሚግባቡበት ሂደት ስለሆነ ያንን በሚገባ ተረድቼ ሲል ተግባራዊ አደርጋለሁ። ወይም ደግሞ ከሰውዬ ጋር መጨባበጥ በጣም ደስ ይለኛል። እና እንዲሁም ደግሞ ከተለያዩ ርቀት የኖሩ ሰዎች ወይም ደግሞ አብረውን አድገው ከወደ ርቀት ቦታ በስራ ሊሆን ይችላል በትምህርት ሊሆን ይችላል እንዲሁም ደግሞ በተለያየ ሁኔታ ከአጠገባችን ሲርቁ ከጊዜ በኋላ ከብዙ አመታት በኋላ ተመልሰው ሲመጡ በጣም በናፍቆት የምንጨባበጥበት ሂደት ይኖራል። እንዲሁም ደግሞ ከወዳጅ ዘመድ ጋር ብዙ ጊዜ የምንጨበጥበት ሂደት ይኖራል። ለምሳሌ የተለያዩ በዓላት ሲኖሩ ሰብስብ ብሎ ወዳጅ ዘመድ የሚያከብርበት ሂደት አለ። እና ያ ጊዜ ላይም በሚገባ መጨባበጥ ባህላችንና ወግ እንደሆነ በሚገባ የሚያሳይበት ሂደት አለና። እንዲሁም ደግሞ ብዙ ሰዎች የተለያየ እውቀት የሚሰጣጡበትን ደግሞ ተለያየ ልምድን የሚከፋፈሉ የሚያካፍሉበትንም ሂደት። እንዲሁ ከመጨባበጥ በኋላ ነው። በሚገባ ሰው የተሰበሰበው እውቀትን የሚሰጡትንና እንዲሁም ደግሞ ሌላው እውቀት የሚቀበለውና የሚሰማው እና። ከዚህ ጋር ተያይዞ ነው እንግዲህ ይሄ መጨባበጥ በጣም ደስ ይለኛል። እንዲሁ ደግሞ በሚገባ ከማገኛቸው ሰዎች ጋር እጨባበጣለሁ። እንደውም እንዲሁ ቆሜ ሰላም ማለት ደስ አይለኝም። በሚገባ ከጨበጥኩ በኋላ ማውራት በጣም የሚመቸኝ ነው እንደኔ ማለት ነው። እንዲሁም ደግሞ ከሰው ጋር በማደርገው የተለያዩ የንግግር ሂደቶች ለዛም ለመግባባት በሚገባ ሰዎችን ጨበጥ ያዝ አርግቼ መናገር ወይም ደግሞ የተለያየ ስለ ስራም ሊሆን ይችላል ወይም ደግሞ ስለ ትምህርት ሊሆን ይችላል መጠየቅም ሊሆን ይችላል። እንዲሁ ደግሞ ስላልገባኝ ነገር መረዳት ሊሆን ይችላል ይሄን ይሄን በሚገባ አደርጋለሁ። አጠቃላይ እጅ መጨበጥ የሚገባ እወዳለሁ በሚገባ

እሺ በአደባባይ መናገር ትችላለህ የሚል ጥያቄ ነው እንግዲህ ይህ በጣም ወሳኝ የሚባለው ወይም ደግሞ ጥሩ የሚባል ጥያቄ ነው። ምክንያቱም ይሄንን ጥያቄ ስንመለከት በብዙ ሁኔታዎች ወይንም ደግሞ ብዙ መንገድ ልንረዳው የምንችለው ነው ብዬ አስባለሁ። ምክንያቱም የተለያዩ ነገሮችን የወንድሙ የተለያዩ ንግግሮችን ለማድረግ እንግዲህ በሚገባ ለምንድን መኖር አለበት ወይም ደግሞ ክህሎት ቀስ በቀስ ማሳደግ አለብን። እና እንግዲህ በሚገባ እውቀት ሲኖረን ወይም ደግሞ ጥሩ የሚባል ለሰዎች የምንችለው አቅምና ወይም ደግሞ እውቀት ሲኖረን በሚገባ ሰዎች ፊት ቆመን የምንናገርበት ሂደት አለ። ልምዳችንን ሊሆን ይችላል የተለያዩ የህይወት ውጣ ውረዶችንም ሊሆን ይችላል ያን ያሳለፍነውን በሚገባ ለሰዎች ልንነግር እንችላለን። ወይም ደግሞ ለኛ ለኛን የሚጠብቁ ሰዎች ወይም ደግሞ እኛን ከእኛን ልምድ ለመውሰድ የሚፈልጉ ሰዎችን በሚገባ ልነግራቸው ወይም ደግሞ ፊት ለፊታቸው ቆመን ልናወራቸው እንችላለን እና አደባባይ መናገር ትችላለህ? የሚለው ጥያቄ እንግዲህ ሙሉ በሙሉ በሚባል ደረጃ ባይሆንም በመካከለኛ መናገር እችላለሁ ብዬ አስባለሁ። ሙሉ በሙሉ በሚባል ደረጃ ባይሆንም መካከለኛ እንዳልኩት የምናገርበት ሂደት አለ እንዲሁም ደግሞ በተለያየ ክላስ ሊሆን ይችላል ለምሳሌ የተለያዩ ትምህርት አይነቶች ክላስ ግቢ ክላስ ሊሆን ይችላል የተለያየ ቦታ ላይ ሰዎችን በሚገባ ለማስረዳት እሞክራለሁ። ሁለት ሶስት ሰዎችን ሰብስቤ ነው እንግዲህ እኔ ለመጀመሪያ ጊዜ ለእነኛ ሰዎች የተረዳሁትን ለማስረዳት የሞከርኩት እና እነኛም ልጆች በሚገባ ያረዳድ ክህሎቴ ተገርመው አሪፍ የሚባል እንደሆነና በሚገባ በቀላሉ እየተረዱ የተመለከትኩበት ሁኔታ አለ እንደዛው እንደዛው እያልኩ ነው። እንግዲህ እኔ ከሰዎችን የማውቀውን ለማሳወቅ ዝግጁ የሆንኩት እና ከዚህ ጋር ጀምሮ ነው እንግዲህ ማንኛውም ነገር በአንዴ የሚመጣ ነገር እንደሌለ ይታወቃል እና ቀስ በቀስ ብዙ ነገሮችን ማሳደግ ይቻላል። የመጀመሪያ በጣም ከባድ የሚመስለን እኔንም አስቸጋሪ የሚመስለንን በጊዜ ሂደት በሚገባ ልንረዳ ወይም ደግሞ ልናውቀው እንችላለን እና ከዚህ ጋር ተያይዞ ጥሩ የሚባል ንግግር የማደርግበት ሂደት አለ። የተለያዩ መካከለኛ የሚባሉ የሰዎች የተሰበሰበ ቦታ ላይ ወይም ደግሞ አነስ ያሉ ሰዎች የተሰበሰቡበት ቦታ ላይ አሪፍ አርግቼ ስለዛ ጉዳይ ሊሆን ይችላል ወይም ደግሞ እኔ በሚገባ የማውቀውን ነገር በተማኩትም ሆነ በተለይ ላዘርፍ የማውቀውን ለሰዎች ማካፈል በጣም ደስ ይለኛል። እና ይሄም ደግሞ በሰዎች ፊት ፊት ለፊት ቆሞ መናገር እንደመሆኑ መጠን በሚገባ ለማስረዳት እሞክራለሁ እንዲሁም ደግሞ በሚገባ ሰዎችም ሀሳቤን እንዲረዱ ማድረግ እሞክራለሁ። እንደውም እንዲሁም ደግሞ በተለያየ መንገድ ስንመለከት አንዳንድ ሰዎች አሪፍ እውቀት ኖሯቸው በጣም ትልቅ የሚባል የእውቀት ደረጃ ላይ ቁጭ ብለው ወይም ደግሞ የተለያየ እውቀትን መናገር ወይም ደግሞ ክህሎት ኖሯቸው ለሰዎች የሚያስረዱበት መንገድ በጣም አስቸጋሪ የሚሆንበት ሂደት አለ። እያወቁት ከማስረዳት አንፃር ወይም ደግሞ ከማስረዳት ጉርለት ጋ ተያይዞ በብዙ መንገድ ሰዎች ሳይረዱ በግርድፉ ብቻ ሂደት አለ። እና ይሄም እንግዲህ አንዱ የሰዎች ለሰዎች ፊት ቆሞ የሚገባ ማስረዳት የሚቻል እንግዲህ ትልቅ ነገር ነው። ውይይት ነው የማምነው ምክንያቱም ሰዎች ሲሰለፉ የዛ ሁሉ አይን ተቋቁሞ የሚገባ ሀሳቡን ለመግለጽ የሚሞክር ሰው እንግዲህ ጎበዝ ነው ብዬ አስባለሁ። እኔም እንግዲህ በተወሰነ መንገድ በጣም በርካታ ሰዎች ባይሆኑም በተወሰኑ መንገድ ሰዎች ጋር ስቆም አሪፍ ንግግርን ለማድረግ እሞክራለሁ እና አሪፍ አድርቼ እናገራለሁ ብዬ አምናለሁ። እንዲሁም ደግሞ የተለያዩ መድረክ ቦታዎች ላይ በተወሰነ መንገድ አልፎ አልፎ የሞከርበትም ሂደት አለና ከዚህ ጋርም ተያይዞ ጥሩ የሚባል የመድረክም የአመራር ክህሎትም በተወሰነ መንገድ አለኝ ብዬ አስባለሁና። ከዚህ ጋርም ተያይዞ እንግዲህ ብዙ ነገሮችን ማብራራትና መተንተን ደስ

እሺ ጥሩ ጥያቄ ነው እንግዲህ ከደንበኞች ጋር ትሰራለህ የሚል ጥያቄ ነው የተነሳልኝ። አሪፍ ጥያቄ ነው። እንግዲህ ከደንበኞች ጋር ብዙ ነገር እንሰራለን ደግሞ ብዙ ስራዎችን እሰራለሁ ብዙ ልምዶችን። አጋራለሁ ደግሞ ብዙ ልምዶችን እቀበላለሁ ከእነሱ እና እንግዲህ ስንመለከት ብዙ አይነት የደንበኞች ይኖራሉ። ለምሳሌ የተለያዩ የንግድ ደንበኛ ሊኖር ይችላል። ወይም ደግሞ የተለያዩ በተሰማራንበት የስራ መስክ። ወደበኛ አብሮን ሊኖር ይችላል ወይም ደግሞ እኛን ሊገዛም ሆነ የተለያዩ አገልግሎት ልንሰጠው የሚችለው ደንበኛ ይመጣል። እና ያንን እንግዲህ ከእነሱ ጋር ብዙ ስራዎችን የግድ መስራት ይኖርብናል ብዬ አምናለሁ። በእኔ እምነት ምክንያቱም የተለያዩ ስራዎችን ለመስራት እንግዲህ ይሄ ደንበኛ ዋናው ነው ብዬ አስባለሁ። እና ከእነሱ ጋርም የምኖረን ግንኙነት አሪፍ መሆን አለበት ብዬ አስባለሁ። ምክንያቱም ብዙ እቃዎችን ሊገዙ ወይም ደግሞ ብዙ አጋጥሞቶችን ከእኛ ሊፈልጉ ስለሚችሉ እነሱን በጥንቃቄ መያዝ አለብንም ደግሞ በሚገባ ከእነሱ ጋር ያለንን ግንኙነት ማስተካከል አለብን። ብዬ አስባለሁ እና በብዙ መንገድ ከእነሱ ጋር እሰራለሁ። የምሰራበትም እንግዲህ አንደኛው ምክንያት የተለያዩ ቢዝነስን ለማሳደግ ሊሆን ይችላል። ደግሞ ከምሰራው ስራ አንፃር ለምሳሌ አንድ ደንበኛ ሲመጣ በብዙ መንገድ በብዙ አንግል ሊመጣ ይችላል። ያ ደንበኛ የሚመጣበትም ምክንያት በተለያዩ በስራ ሂደቶችም ደግሞ እኔ በምሰራው ስራ ላይ የተለያዩ ነገሮችን ሊገዛኝ ሊሆን ይችላል። ወይም ደግሞ የተለያዩ አስተያየቶችን ሊሰጠኝ ሊሆን ይችላል። ደግሞ የተለያዩ ከእነሱ ከቦታ ቦታ ተንቀሳቅሰው አገልግሎት ወይም ደግሞ እቃ ለመውሰድ ከሚመጡ ይልቅ በሚገባ እነሱ ባሉበት ሆኖ እኔ እነሱ ጋር እንዳደርስ። የሚፈልጉበት ሂደት አለና ከቦታ ቦታ እኔ አንቀሳቅሼላቸው ካለሁበት ከምሸጥበትም ሆነ እኔ ከምሰጥበት ቦታ ተነስቼ በሚገባ እነሱ ጋር ለማድረስ በሚፈልጉበት ጊዜ እንደዚህ እንደዚህ ብታደርግልን ይላሉ። እና ደግሞ የነሱን ፍላጎት ግድ መሟላት አለብን። ምክንያቱም ያንን አደረገ ማለት ፈጠን ያለ ስራ እንሰራለን። እንዲሁ ደግሞ እነሱም ጥሩ የሚባል ለምሳሌ የሚታዘዙ ልጄ ባይኖሩ ወይም ደግሞ እነሱን ከቦታ ቦታ ተንቀሳቅሰው መግዛት ባይፈልጉ የሚገባ እኛ በቀላሉ እናደርስላቸዋለን። እና ከዚህ ጋርም ተያይዞ ከደንበኛዬ ጋር በጣም ጥሩ ግንኙነት አለኝ። ብዬ አስባለሁና በሚገባ እንዲሁ ደግሞ ከደንበኛ ጋር ያለን ግንኙነት ወይም ደግሞ ከደንበኛ ጋር ያለን መስተጋብር በብዙ መንገድ አሪፍ መሆን አለበት። እና እንዲሁ ደግሞ በስራ በተለያዩ የስራ መስክ እንደመሰማራታችን መጠን ደንበኛ ከሌለ ማንኛውም ስራ አይኖርምና። ደንበኛ ሲኖር ያ ስራ ጥሩ የሚባል የተሻለ ገቢ ያመጣል ወይም ደግሞ የተሻለ ውጤት ያመጣል። እና ከዚህ ጋርም ተያይዞ እንግዲህ ደንበኛን በሚገባ መያዝ ዋናው ጥቅም ነው ብዬ አስባለሁ። ምክንያቱም ደንበኛ ለየትኛውም ስራ መስክ በአንደኛ መሰረት እንደመሆኑ መጠን እንዲሁ ደግሞ ያንን ስራና መስራት ብቻችንን መስራት በሚገባ የተገነዘብኩበት ሂደት አለና። ደንበኛ ካለ በቀላሉ ከዛ ከደንበኛ ጋር ከተግባባ ወይም ደግሞ ከዛ ከደንበኛ ጋር ጥሩ የሚባል ግንኙነት ካለኝ ይሄ በቀላሉ ያደንበኛም ከእኔ የተለያዩ እቃዎችን ሊረከብ ይችላል። ደግሞ የተለያዩ ስራዎችን አብሮኝ ሊሰራ ይችላልና። ደንበኛ እንግዲህ ጥሩ የሚባል ከእነሱ ጋር ያለኝ መስተጋብር ጥሩ የሚባል ነው ብዬ አምናለሁ። በሚገባ እንደ አጠቃላይ ጠቅለል ሳደርገው እንግዲህ ከደንበኛ ጋር ትስስራችን ወይኑ ደግሞ የምሰራበት አካሄድ በጣም ጥሩ የሚባል ነው። የተሳተፉ ነገር ካለ ወይም ደግሞ የተሳተፋ አጋጣሚ ከሄደ የተመላሸ ጋር እሱን በሚገባ መልሰው የተሻለ አለቃ እንዲወስዱም የማደርግበት ሂደት አለና ከዚህ ጋርም ተያይዞ ጥሩ የሚባል ውጤት እንዲያገኙ የምረዳበት መንገድ አለ። ደንበኛ ነን እና ከዚህ ጋር ተያይዞ ነው እንግዲህ ከደንበኛ ጋር የምንሰራው የምሰራው ማለት ነው። እንግዲህ ደንበኛ በጣም ወሳኝ የሚባል ቁልፍ የሚባል

እሺ ጥሩ እንግዲህ በእጅ መጻፍ ትወዳለህ? የሚል ጥቂቄ ተነስቷል እንግዲህ በእጅ መጻፍ ደስ ከሚሉኝ ነገሮች አንዱ ነው። እንግዲህ በእጅ መጻፍ በጣም የሚመቸኝ ነው። ምክንያቱም የተለያዩ ሊከኖችን እንደማደጌ መጠን በእጅ መጻፍ በጣም የሚያስደስቱኝ ነገሮች አንዱ ነው። እንግዲህ በእጅ መጻፍ ዋናኛው የመጀመሪያ በልጅነታችን ጀምሮ የተለያዩ እስኪብርቶዎችን የምንይዝበት የተለያዩ እርሳሶችን የምንይዝበት ሂደት ነውና እንዲሁም ደግሞ ተለያዩ ደፍተሮች ላይ ይሄ የምንጽፍበት ሂደት ነውና። ከዛ ጋርም ተያይዞ በሚገባ የልዩነት ቋንቋውን ደግሞ በልዩነት ደረጃችን ጀምሮ እንግዲህ መጽሐፍን የተለማመድንበት ወይም ደግሞ የጀመርንበት ሂደት የጀመርኩበት ሂደት አለና ከዛ ጋርም ተያይዞ ነው እንግዲህ የመጽሐፍ በጣም የሚያስደስተኝ። እንግዲህ የተለያዩ ነገሮችን ለመስራት ብዙ መጽሐፍ ክህሎትም በሚገባ አለኝ እና መጻፍ በጣም ደስ ይለኛል። የተለያዩ ነገሮችን መጻፍ ለምሳሌ የተለያዩ ትምህርት አይነት ሆይቼ ሊሆን ይችላል ወይም ደግሞ ተለያዩ የእውቀት ደረጃዎችን እንዲሁም ድግሞ ተለያዩ ሊጠቅሙ የሚችሉ ነገሮችን በየቀኑ የምጽፋቸው ወይም ደግሞ የማስባቸው ነገሮች በሚገባ እጽፋለሁና። ከዚህ ጋርም ተያይዞ መጻፍ በጣም ደስ ከሚለኝ ነገር አንዱ ነው እየሱስም የምጽፈው ያው እንደ አልኩት በእጄ ነው ወይ የሚገባው የምጽፈው የእጅ ጽሁፍም ጎበዝ ስለሆንኩ በእጅ ጽሁፍ ላይ ጥሩ የሚባል አጻጻፍ ክህሎት አለኝ። እንዲሁ ደግሞ የተለያዩ የውሎ ሊሆን ይችላል ወይም ደግሞ የተለያዩ የሁለት የሶስት ቀን ምን መስራት እንዳለብኝ ወደፊት እሱን እሱንም የሚገባ የምጽፍበት ሂደት አለና ከዚህ ጋር በተያይዞ ጥሩ የሚባል የአጻጻፍ ግሎትን አዳብሪያለሁ ማለት ነው። እንዲሁም ደግሞ የተለያዩ የ የመጽሐፍ አይነቶችን ደግሞ የተለያዩ የ የተለያዩ የታሪክ ሊሆን ይችላል ወይም ደግሞ የተለያዩ ተፈጥሮን የሚገልጹ ሊሆን ይችላሉ የተለያዩ የመጽሐፍ አይነቶችንም ስመለከት ከውስጣቸው ብዙ ነገሮችን መጽሐፍ እፈልጋለሁ ወይም ደግሞ ብዙ ነገሮችን እጽፋለሁ ይጠቅማሉ የምላቸውን በሚገባ መረሳት የለባቸውም የሚለውን ነገር አጋጣሚ ድንገት ብረሳ ብዬ በሚገባ ጽፋቸውን ለሱም የምጽፉበትም ደግሞ ዋናኛ ምክንያት ምንድነው? የተለያዩ እውቀቶችን የምሰበስብበት ወይም ደግሞ የማከማችበት ሂደት እንደመኖሩ መጠን ያ የጻፍኩት ነገር ከብዙ አመታት በኋላ ተመልሼ ባየው ጥሩ የሚባለውን ደግሞ እንደዛው እንደተጻፈ የሚገኝበት ሂደት አለ። እና ከዛ ከዛ ጋር ተያይዞ ነው እንግዲህ መጻፍ በጣም ደስ ይለኛል ብዬ አድርጉት ማለት ነው። እንዲሁ ደግሞ ከ እጅ ጽሁፍ ጋር ተያይዞ እንግዲህ በእጅ መጻፍ ማንኛውም የሚያስደስተው አንዱ ነገር ደግሞ ምንድነው? ያንን የምንጽፈውን ነገር ለምን እንደምንጽፈው ይገባህ ስለምንረዳ ጥሩ አድርጌ መጽሐፍ ወይም ደግሞ በሚገባ ለሰው እንዲነበብ ሊሆን ይችላል ወይም ደግሞ ሰው እንዲረዳው አምብቦ እንዲረዳ ሊሆን ይችላል ወይም ደግሞ ያንን ያየውን ነገር ስለምን እንደዳሰስኩ ወይም ደሞ ስለምን እንደጻፍኩ በሚከባ አይቶ ሊጠቅመው እሚችልስ ነገር ሲሆን ለሱም እንዲያይ ወይም ደግሞ እሱም ከሌላዬ እንዲገለብጥ ሊሆን ይችላል በሚገባ እሚመለከት አደርጋለሁ። እንዲሁም ደግሞ ደስ እሚያሰኝ ሁኔታ ያንን የሰራሁትን የ የጻፍኩትን የእጅ ጽሁፍ ጥሩ አርግቼ በማስቀመጥ ወይም ደግሞ ያንን ጽሁፍ በሚገባ ለሰዎች እንዲነበብ አርግቼ በመጻፍ ሰዎች በብዙ መንገድ ሊመለከቱት የሚችሉትን የእውቀት ደረጃ ወይም ደግሞ የልምድ ደረጃን ካበቱበትን ደረጃ እሱንም አስመልክቶ ብዙ መንገድ እንዲረዱ ወይም ደግሞ እጅ ጽሁፍን በሚገባ እንዲመረከቱት አርግቻለሁ። እንዲሁም ደሞ ህፃናት ልጆቼን ገና አሁን ላይም መጻፍ በደንም እማይችሉ ልጆችን እንደዚህ እንደዚህ እኮ ቀስ እያለች ትጽፋላችሁ በርቱ እያልኩ እኔ ብዙ አመት የፈጀብኝ በቀላሉ እነኛ ትናንሽ ልጆች በሚገባ በቅርብ ጊዜ እንዲረዱ ወይም ደግሞ እንዲያውቁ ማረግ ትልቅ ነገር ነው ብዬ አስባለሁ። እና እንደ አጠቃላይ በእጅ መጽሐፍ በሚገባ ደስ ይለኛል